ገበያ መሄድ በየቀኑ የሰው ህይወት ውስጥ ከሚገኙ አስፈላጊ ተግባር አንዱ ነው ምግብ ልብስ የቤት እቃ ሌሎች አስፈላጊ ነገሮችን ሁሉ በገበያ ውስጥ ይገኛሉ እኔ ብዙ ጊዜ ገበያ የሚሄድበት ቀን ቅዳሜ ነው ይሄንን ቀን ለመምረጥ ያደረኩበት ምክንያት ብዙ ናቸው መጀመሪያ ቅዳሜ ቀን ለኔ የእረፍት ቀኔ ነው በሳምንት ውስጥ ስራና ትምህርት ወይም ሌላ ግዴታዎቼ ስለሚኖሩ ገበያ ለመሄድ በቂ ጊዜ ማግኘት አይቀርም ነገር ግን ቅዳሜ ቀን ከማለዳ ጀምሮ እስከ ማታ ድረስ ጊዜዬን በራሴ ማስተዳደር እችላለሁ ማለት ነው ይህም የእረፍት ቀኔ ስለሆነ ማለት ነው ይሄ በገበያ በሰላምና በትግስት እንደ ገበያ ያግዘኛል ማለት ነው ሌላው ምክንያት በቅዳሜ ቀን ገበያው በጣም የተሞላና የተለያዩ እቃዎች የሚገኙ መሆናቸው ነው ከገጠር የሚመጡ ነጋዴዎች ብዙን ጊዜ ቅዳሜ ቀን ምርታቸውን ወደ ከተማ ያመጣሉ እንደ አትክልት ፍራፍሬ ያህል ቅመማ ቅመም እና ሌሎች የተፈጥሮ ምርቶችን በዚህ ቀን በብዛት ይገኛሉ ይህ እኔንም የምፈለገውን ነገሮች በመምረጥ እንድገዛ ያግዘኛል ማለት ነው በቅዳሜ ቀን ብዙ ነጋዴዎች ስለሚገኙ እቃዎች ዋጋው እያንዳንዱ ይቀንሳል የተመጣጣነው ዋጋ ለማግኘት መደራደር ይችላል እኔም ይሄንን ነገር እወደዋለሁ በመደራደር በትንሽ ገንዘብ ብዙ ነገር መግዛት እችላለሁ ማለት ነው በቅዳሜ ቀን ገበያ መሄድ ማህበራዊ ጥቅም አለው የተለያዩ ሰዎችን አገኛለሁ ከገርቤቶች ጋር እንደዚሁም ከነጋዴዎች ጋር እንነጋገራለሁ ማለት ነው ይሄ ግንኙነት ሰውን ደስ ያሰኛል ስሜትን የሚያሻሽልልኛል አንዳንድ ጊዜ አዲስ መረጃም አገኛለሁ እንደው አዲስ እቃ መጣ ወይም ዋጋው ተለዋዋጭ መሆኑን እረዳለሁ ማለት ነው አንዳንድ ጊዜ ግን ካስፈለገኝ በሆድ ቀንም ገበያ እሄዳለሁ ነገር ግን የብዙ ጊዜ አይሆንም እሁድ ቀን ለእረፍት ለቤተሰብ ጊዜ ስለሆነ ገበያውን ቀንሳለሁ ማለት ነው በቅዳሜ ቀን ገበያ ለመሄድ ከቤት ከቤት በፊት ትንሽ ዝግጅት አደርጋለሁ ማለት ወደ ገበያ ከመሄድ በፊት በመጀመሪያ የምገዛውን እቃ ዝርዝር እጽፋለሁ ይህ ዝርዝር በገበያ ላይ አላስፈላጊ ነገሮች እንዳልገዛ ይግዘኛል። ጊዜዬንም ይቆጥባል። እንደዚሁም ያለኝን ገንዘብ እንዴት እንደምከፍል አስቀድሜ እወስናለሁ ማለት ነው። ገበያ ላይ ስደርስ መጀመሪያ የአትክልትና የፍራፍሬ ክፍል ወዳለበት እሄዳለሁ። አዲስ የተፈጥሮ እቃዎች መምረጥ እወዳለሁ። ቅዳሜ ቀን እነዚህ እቃዎች በብዛት ስለሚገኙ መምረጥ ቀላል ይሆናል ማለት ነው። አንዳንድ ጊዜ ከነጋዴዎች ጋር በፈገግታ እንነጋገራለሁ ይህም መደራደርን ያቀልልኛል ማለት ነው ከዛ ወደ እህልና ወደ ቅመማ ቅመም ክፍል እሄዳለሁ። እንደ ጤፍ፣ ሽምብራ፣ ምስር፣ በርበሬ፣ ሽሮ ያሉ ነገሮችን ለቤተሰብ በጣም አስፈላጊ ናቸው። እነዚህ በቅዳሜ ቀን መግዛት ይበልጥ ጥቅሙ ይጠቅማል። ምክንያቱም ንጥረ ነገሮቹ አዲስ ስለሆኑ ለረጅም ጊዜ ይቆያሉ ማለት ነው። ገበያ ላይ የምገኝ ማገናኛቸው ሰዎች ሁሉ የተለያዩ ታሪኮች አሏቸው። አንዳንድ ነጋዴዎች ከሩቅ አካባቢ መጥተው ምርታቸውን እንዴት እንደሚያመጡ ይነግሩኛል። ይህ ነገር ገበያ ብቻ ሳይሆን የህይወት ትምህርት እንደሆነ ያሳየኛል ማለት ነው። በአጠቃላይ ገበያ ከጨረስኩ በኋላ የገዛሁትን እቃ በስራዓት እደረድራለሁ ነገር በቀጣይ ሳምንት ውስጥ ምን እንዳለኝ እንዳውቅ ያግዘኛል እንደዚሁም ቤተሰቤ ጋር በአንድ ምግብ ሲዘጋጅ የገበያ ጉዞዬን እነግራቸዋለሁ ይሄም ደስታ ይሰጠኛል እኔ በዚህ ሁኔታ በቅዳሜ ቀን ገበያ መሄዴ ብቻ የቃ ግዢ አይደለም የማህበራዊ ግንኙነት የዝምታ የደስታ ጊዜ ነው። ስለዚህ ገበያ የሚሄድበት ቀን ግዳሜ መሆኑን እጅግ እወደዋለሁ ማለት ነው በአጠቃላይ ገበያ መሄድ የቀን መምረጥ ይፈልጋል እኔ ቅዳሜ ቀን ተመቻች የተመቻቸና የተመረጠ ቀን ነው ጊዜ አለኝ እቃ እቃዬን ብንፈልገው አይነት መርጬ የምፈልገውን አይነት ዋጋ ተመጣጣኝ ስለሆነ ገዛአለሁ ማለት ነው ስለዚህ በየሳምንቱ ብዙውን ጊዜ ገበያ የምሄድበት ቀን ቅዳሜ መሆኑን እመርጣለሁ ማለት ነው። ስለዚህ የኔ የምመርጥበት ቀን ብዙ ጊዜ የቅዳሜ ቀን ነው።

ከደንበኛ ጋር መገናኘት በስራ አለም ውስጥ በጣም አስፈላጊ ችሎታ ነው ከደንበኛ ጋር መገናኘት ማለት ፍላጎቱን መረዳት አክብሮት ማሳየትና የሚፈልገውን አገልግሎት በግልጽ ማቅረብ ማለት ነው። መልካም ግንኙነት በተለይ ንግድን ያጠናክራል እምነትን ይፈጥራልና ደንበኛን እንዲቆይ ያደርጋል ማለት ነው። ከደንበኛ ጋር መገናኘት በቀጥታ ፊት ለፊት በስልክ በኢሜል ወይም በመልእክት መተግበሪያዎች ሊሆን ይችላል። እያንዳንዱ መንገድ ራሱን የሚፈልገውን ስነምግባርና ትኩረት አለ ማለት ነው። መልካም ግንኙነት መፍጠር የሚረዱ ችሎታዎች የመጀመሪያ ነቅቶ መስማት ነው ደንበኛ የሚናገረውን በትኩረት መስማት መካከል መቁረጥ መቆጠብ አያስፈልግም ማለት ነው። ግልጽ ንግግር ቀላል ቃላት መጠቀም እና የሚያስቸግረውን ቃላት መቀነስ በግልጽ መነጋገር አብሮነት እና ትግስት ደንበኛው ተናዶ ቢሆን እንኳን በሰላም መመለስ ተረጋግቶ ደንበኛዬ እንዲረጋጋ በማድረግ እንዲያወራና እንዲናገር ማድረግ ነው። ችግር መፍታት ችግሩ ፈጣንና ተግባራዊ መፍትሄ ማቅረብ ማለት ነው። ችግሮች ከተፈጠሩ በተገቢ ሁኔታ ችግሮች እንዲፈቱ ማድረግ ማለት ነው። ሌላው ከደንበኛ ጋር ለሚከሰቱ አለመግባባቶች ጊዜ መጀመሪያ መረጋጋት ችግሩን መረዳትና መፍትሄ ማቅረብ አስፈላጊ ነው ይህ የደንበኞችን እምነት ይጨምራል ማለት ነው። ከደንበኛ ጋር ሲገናኙ የሰው እንቅስቃሴ ትልቅ ሚና አለው ለምሳሌ አሁን ከደንበኞቼ ጋር ስገናኝ ሳወራ አይን አይናቸውን ማየት ማለት ትኩረትና ታማኝነትን ያሳያል። ለእነሱ ጉዳይ ትኩረት መስጠቴን እንዲርዱ ያደርጋቸዋል። ፈገግታ ሌላው ደግሞ ወሳኝ የሆነ ነገር ነው ወዳጅነታችነነ የበለጠ እንዲያበረታታ ያደርጋል ማለት ነው። ቀጥ ብሎ መቆም ወይ መቀመጥ ሙያዊ ሙያነትን ያሳያል። ያው ባለሁበት ቦታ ወይ ቀጥ ብዬ ቆሜ የማወራው ከሆነ ቀጥ ብዬ ቆሜ ማውራት ወይም ተቀምጬም ከሆነ በተመሳሳይ እንደዛ ያለኝን የሙያነት ስነምግባሬን ያሳይልኛል ማለት ነው። ሌላው የደንበኛን ትክክለኛ ፍላጎት መረዳት ወሳኝ ነው ለምሳሌ ጥያቄ መጠየቅ የቀድሞ ተሞክሮ መጠየቅ መመለስ እነዚህ ወሳኝ ነገሮች ናቸው ብዬ አስባለሁ። ሌላው ደግሞ ሙያዊ ስነምግባር ያስፈልጋል። ቃለመጠየቅ ጊዜ ማክበር የደንበኞችን መረጃ መጠበቅ እና እነዚህ ነገሮች ደንበኛውን እኔን እንዲያከብረኝ ወይም እንዲረዳኝ ያደርጋል ማለት ነው። ለምሳሌ ደንበኞች በአገልግሎት ላይ ቅሬታ ካቀረቡ በትኩረት እሰማቸዋለሁ። መፍትሄ ለማቅረብ እሞክራለሁና ያለውን ያቀረቡትን ቅሬታ በደንብ መርምሬና ተከታትዬ ቶሎ ውሳኔ እሰጣለሁ ማለት ነው። ከደንበኛ ጋር መገናኘት ቃል ብቻ አይደለም መስማት መረዳት ማክበር እና መፍትሄ መስጠት ነው። ይህ በተግባር ሲተገበሩ ደንበኛ ይደሰታል ስራዎችም የበለጠ እንዲበረታቱ ያደርጋል ማለት ነው። በአጠቃላይ ከደንበኛ ጋር መገናኘት ሙያዊ ስነምግባርና ሰውነታዊ አቀራረብ የሚፈልግ ሂደት ነው። መልካም ግንኙነት ሲኖር ደግሞ ደንበኛ ይረካል ድርጅቱም የበለጠ ታማኝ እንዲሆን ያደርገዋል ማለት ነው። ስለዚህ አዎ ከደበኛዬ ጋር በደንብ እገናኛለሁ ማለት ነው።

ፀሀይ ስትጠልቅ ማየት ለብዙ ሰዎች የሚያረጋግጥና የሚያስደስት ልምድ ነው የቀኑ ጫጫታ ሲቀንስ ሰማይ ቀለሙን ሲቀይር ሰው ልቡ ወደ ውስጥ እንዲመለስ ያደርገዋል። እኔ በግልጽ ለመናገር ስትጠልቅ ማየት በጣም እወዳለሁ ምክንያቱም ሰላም ተስፋና አዲስ አተስተሳሰብ ይሰጠኛል ማለት ነው። ፀሀይ ሲጠልቅ ሰማይ ቀይ ብርቱካናማና ቢጫ ሀምራዊ ቀለሞችን ይለብሳሉ። የቀለም ለውጥ እንደ ተፈጥሮአዊ ስዕል ይመስላል። የአየር ሁኔታ የደመና አቀራረብና የመሬት ቅርጽ በመሰረት እያንዳንዱ መጥለቅ ልዩ ልዩ ይሆናል ማለት ነው። ፀሀይ ስትጠልቅ ማየት አይምሮን ያረጋግጣል ጭንቀትን ይቀንሳል ሰውን ለነገ እንዲዘጋጅ ያደርጋል ማለት ነው። ብዙ ጊዜ በዚህ ሰዓት ሰው ራሱን ይጠይቃል ዛሬ ምን አደረኩኝ ምን አከናወንኩ? ምን ብዙ ምን አይነት ስራዎችን ሰራሁ የሚል ጥያቄ ራሱን ይጠይቃል ማለት ነው። ይህ ራስን ለመመርመር ጠቃሚ ጊዜ ነው። ፀሀይ ስትጠልቅ ማየት ሰውን ከተፈጥሮ ጋር ያቀራርባል። የወፎች ድምጽ የንፋስ ንክኪና የምድር ሽታ በዚህ ሰዓት የበለጠ ይሰማል ይህ ጊዜ ሰውን ተፈጥሮአዊና እንዲያስታውስ ያደርገዋል ማለት ነው። ፀሀይ ስትጠልቅ መመልከት ክፍት እና ከፍተኛ ቦታ ይመቻል በተለይ ተራራ ሜዳ የወንዝ ዳር ወይም የቤት ጠራ ላይ መቆም ይቻላል። እንደ ኢትዮጵያ ያለ ሀገር ላይ ፀሀይ ስትጠልቅ ማየት በጣም ውብ ነው ማለት ነው። ፀሀይ ስትጠልቅ ማየት ለብዙ ሰዎች መንፈሳዊ ሰላም ያመጣል ይህ ጊዜ ሰው ከቀኑ ድካም ይርቃል ሀሳቡን ያጽነው አንዳንድ ሰዎች በዚ ሰዓት ጸሎት ይፈጽማሉ ሌሎች ደግሞ ማመስገን ያደርጋሉ ማለት ነው። ፀሀይ የመጥለቅ የመጨረሻ ብቻ ሳይሆን የመጀመሪያ መጠበቂያ ነው። አንዳንድ ቀን ሲያበቃ ሌላ ቀን እየቀረበ መሆኑን ያሳየናል። ይሄ ደግሞ ሰውን ከተስፋ መቁረጥ ይጠብቃል። ነገ ደግሞ ፀሀይ ትወጣለች የሚል መልእክት ስላለው ነገን ተስፋ እንዲያደርግ ያደርገዋል ማለት ነው። ብዙ ጸሀፊዎች አርቲስቶችና ፎቶግራፈሮች ፀሀይ ስትጠልቅ እጅግ ይወዳሉ። የሰማይ ቀለሞችን ሀሳብ ያነሳሳሉ ፈጠራን ያበረታታሉ። እኔም ብዙ ጊዜ በዚህ ሰዓት መጽሐፍ ወይም መሳል እጀምራለሁ ማለት ነው። በልጅነት ጊዜ ከጓደኞቼ ጋር እስከ ፀሀይ መጥለቅ ድረስ መጫወት እና ከዚህ በኋላ ወደ ቤት መመለስ በጣም የሚያስታውስ ትውስታ ነው። ዛሬ ፀሀይ ስትጠልቅ ማየት ያንን የንፁህ ጊዜ ያስታውሰኛል ማለት ነው። ፀሀይ ስትጠልቅ ማየት የቀኑን ጭንቀት የሚያሳጥር ልብን የሚያረጋጋና ህይወትን በጥልቀት እንድንመለከት የሚያደርግ ልምድ ነው። ስለዚህ እኔ ፀሀይ ስትጠልቅ ማየት እወዳለሁ ምክንያቱም ቀኑን በሰላም ለመዝጋት ይረዳኛል ማለት ነው። ሌላው ፀሀይ ስትጠልቅ ማየት ለኔ መዝናኛ ብቻ አይደለም። ሰላም ማስተዋል እና አዲስ ተስፋ የሚሰጥ ጊዜ ነው። በየቀኑ እንኳን ባየው አይሰለቸኝም አይደክመኝም። ምክንያቱም እያንዳንዱ መጥለቅ አዲስ መልእክት ይዞ ስለሚመጣ ማለት ነው። ፀሀይ ስትጠልቅ የቀኑ ስራ እንደተጠናቀቀ ያሳያል። ሰዎች ከስራ ወደ ቤታቸው ይመለሳሉ። ጫጫታዎች ይቀንሳሉ አየሩ ይረጋጋል ይሄ ጊዜ ሰው ራሱን ዛሬ ያደረገውን ነገር በቂ ነበር ነው ብሎ እንዲያስብ ያደርጋል። በፀሀይ መጥለቅ ሰዓት ለሚኖሩ ዝምታ ልዩ ነው። ዝም ዝምታ አስፈሪ አይደለም የሚያረጋጋ ነው። ሰው ራሱን ለመስማት እድል ያገኛል። ልቡን እንዲያውቅና ልቡን እንዲያዳምጥ ያደርጋል። በዚህ ጊዜ ብቻውን መቀመጥ አይምሮን ያድሳል ማለት ነው። ፀሀይ ስትጠልቅ ማየት ህይወትም እንዲሁ እንደ ፀሀይ መንገድ መጀመርናመጨረስ እንዳለባት ያስታውሰናል። አንዳንድ ጊዜ ነገሮች ቢያበቁም ያ መጨረሻ አዲስ መጀመሪያ መሆን ያሳየናል። ይህ ሰውን ታጋሽና ተስፋ ያለው እንዲሆን ያደርገዋል ማለት ነው። ጠዋት ፀሀይ ሲወጣ ንቁነትን ተስፋ ይዞ ይመጣል። ቀጥር ግን ስራናእንቅስቃሴ ይበዛበታል። ፀሀይ ስትጠልቅ ግን ማረፊያ ጊዜ ነው። ሰው ራሱን ያረጋግጣል። ነገር ግን ስለዚህ ነገር ግን ከሁሉም የቀን ጊዜዎች መካከል ይህንን ጊዜ በተለይ እወደዋለሁ። በአጠቃላይ ፀሀይ ስትልቅ ማየት ለኔ ቀን መደምደሚያ የአእምሮ እረፍት እና የተስፋ መታወቂያ ነው። ይሄ ጊዜ ሰውን ይዘነጋል ያስተምራል ነገር ግን በተስፋ እንዲጠብቅ ያደርገዋል። ስለዚህ እኔ ፀሀይ ስትጠልቅ ማየት ለመናገር በጣም ነው የምወደው ማለት ነው።

አዎ በስራ ላይ ችግር ሲፈጠር ለመፍታት እሞክራለሁ። በስራ ላይ ችግሮች መፈጠር የማይቀር የተፈጥሮአዊ ነገር ነው። ምንም አይነት ስራ ብንሰራ በጊዜ፣ በሰዎች፣ በመሳሪያ በመረጃ እጥረት የሚነሱ ችግሮች ሊኖሩ ይችላሉ። እኔ በስራ ላይ ችግሮች ሲገጡኝ በተረጋጋ መንፈስ መመርመር እና በእውቀት መፍትሄ መፈለግ እመርጣለሁ። በመጀመሪያ ችግሩ ምን እንደሆነ በግልጽ ማወቅ አስፈላጊ ነው። አንዳንድ ጊዜ ችግር የሚመስል ነገር በእውነት ዋና ዋናው ችግር አይሆንም። የሌላ ነገር ውጤት ብቻ ሊሆን ይችላል ማለት ነው። ስለዚህ ችግሩ ከየት እንደመጣ ማን እንደሚነካና በስራ ላይ ምን ያህል ተጽዕኖ እንዳለው እመረምራለሁ ማለት ነው። መረጃ በሰብሰብ እጅግ አስፈላጊ ነው። ችግሩን ብቻ በራሴ ማየት አይበቃም። ከባልደረቦቼ ጋር ካለቃወቼ ወይም ከተያያዥ ክፍሎች አስተያየት እጠይቃለሁ። የተለያዩ አመለካከቶችን ለማየት ይረዳኛል ማለት ነው። እኔ ያላየሁትን ነገር ሌሎች እንዲያሳዩኝ አደርጋለሁ ማለት ነው። የሚቻል መፍትሄዎችን አዘጋጃለሁ አንዳንድ ችግር ብዙ መፍትሄ ሊኖረው ይችላል። እኔም ከእሱ መካከል የሚመጣውን ጥቅም እና ጉዳት እመዝናለሁ የሚያስፈልገውን ጊዜ ወጪና የሰው ሀይል ብዛት ምን ያህል እንደሆነ እመለከታለሁ። ከዚህ በኋላ በጣም ተግባራዊና ቀላል የሆነ መፍትሄ እመርጣለሁ ማለት ነው። የተመረጡ መፍትሄዎችን በተግባር ፈጽማለሁ በዚህ ደረጃ ግንኙነት እጅግ አስፈላጊ ነው። ምን እንደሚደረግ ማን ምን እንደሚሰራና መቼ እንደሚጠናቀቅ በግልጽ እናሳውቅ አሳውቃለሁ ማለት ነው። የተሳሳተ ግንዛቤን ይቀንሳል እና ስራው በተስማማ መንገድ እንዲሄድ ያግዘኛል ውጤቱን እገመግማለሁ ችግሩ በእውነት ተፈቷል? ወይስ አዲስ ችግር ፈጥሯል? ከዚህ ሁኔታ ምን ተማርኩ የሚሉ ጥያቄዎችን እጠይቃለሁ። ይሄ ወደፊት ተመሳሳይ ችግሮችን ሲሰ ሲነሱ በቀላሉ እንዲፈቱ ይረዳኛል ማለት ነው። በስራ ላይ ችግሮች መፍታት ብቻ ሳይሆን የሰውን ሀይል መረዳት ይጠበቃል። አንዳንድ ችግር ቴክኒካዊ ስራ አቅም ችግር ሳይሆን በሰዎች መካከል የመግባባት እጥረት ምክንያት ይፈጠራል። ስለዚህ ሌሎች የመስማት እና አመለካከትከታቸውን ማክበር በጣም አስፈላጊ ነው። አንድ ችግር ሲነሳ በፍጥነት መፍትሄ መፈለግ ሳይሆን መጀመሪያ ሰዎች ምን እንደሚሰማቸው መረዳት አለብኝ ሰራተኞች ወይም ባልደረቦቼ የት ከተጫኑ ወይም ካልተከበሩ መፍትሄ መስጠት አይሰራም ስለዚህ መጀመሪያ መነጋገር መስማትና መረጋጋት አስፈላጊ ናቸው ብዬ አስባለሁ። በተግባር ምሳሌ እንደምን እንደምፈታ እመለከታለሁ ለምሳሌ በቡድን ስራ ውስጥ እድል አንድ አባል ስራውን በሰአቱ ካልጨረሰ ችግሩን በቁጣ መቀበል አልመርጥም። መጀመሪያ ምክንያቱ ምን እንደሆነ እጠይቃለሁ ምናልባት የመጀመሪያ እጥረት አለ ወይም የስራ ጫና በበላይ በላይ ብዙ ነው? እነዚህን ካወቅኩ በኋላ ስራው እንዴት እንደሚቀጠል በጋራ መፍትሄ እፈልጋለሁ ማለት ነው። እንደዚሁም ጊዜ አስተዳደር በችግር መፍታት ውስጥ ትልቅ ሚና አለው። ብዙ ጊዜ ችግሮች የሚነሱት ስራዎች በጊዜ ስላልተዘጋጁ ነው እኔ ስራዎችን መቅደም ተከተል በመያዝ አስፈላጊውን ከአነስተኛው በመለየት ብዙ ችግሮች ከመጀመሪያው እንዳይፈጠሩ እከላከላለሁ ማለት ነው። ሌላ አስፈላጊ ነገር ስህተት መቀበል ነው። አንዳንድ ጊዜ ችግሩ ከራሴ ይጀምራል ትክክለኛ መመሪያ ካልሰጠው ወይም ግልጽ ካልሆንኩኝ ችግር ሊፈጠር ይችላል። በእነዚህ ጊዜዎቹ ስህተቴን መቀበል አሳፋሪ አይደለም። ይህ እምነትን ይጨምራል። እና ቡድኑን ያጠናክራል ማለት ነው። በስራ ላይ ችግሮች መፍታት የአንድ ቀን ክህሎት አይደለም። በልምድ በመማርና በራስ መገምገም ይጠናከራል። እኔ ችግሮችን እንደ መከራ ሳይሆን እንደ እድል መንገድ እመለከታቸዋለሁ። ይህም በስራዬ ላይ የተሻለ ውጤት እንዳገኝ ብዙ ጊዜ አግዞኛል ማለት ነው። በመጨረሻም በስራ ላይ ችግሮችን መፍታት ትዕግስት፣ ግንኙነት እና አስተዋይነት የሚጠይቅ ሂደት ነው ችግሮችን እንደ እንቅፋት ሳይሆን እንደ መማሪያ እድል ማየት እመርጣለሁ። እንዲሁ በስራ ላይ የሚነሱ ችግሮች ብቻ ሳይሆኑ የራሴን ችሎታና ልምድ ለማሳደግ የሚያግዘኝ ነው ማለት ነው። ስለዚህ አዎ በስራ ላይ ችግሮችን ብዙ ጊዜ ለመፍታት ጥረት አደርጋለሁ። እፈታለሁኝ።

አዎ ማሸነፍ እችላለሁ በህይወቴ ውስጥ ሁሉም ሰው የሚመኘው ነገር ነው ማሸነፍ ማለት ብቻ ሌሎችን መርታት አይደለም ራስን ማሻሻል ችግር መውጣትና ከአላማ መድረስ ማለት ነው። በትምህርት በስራ በስፖርት ወይም በእድሜ የጉዞ ውስጥ ማሸነፍ ትልቅ የትርጉም አለው ማለት ነው። ብዙ ሰዎች ማሸነፍ ከገንዘብ ከስልጣን ወይም ከ ዝና ጋር ያገናኙታል ነገር ግን እውነተኛ ማሸነፍ ማለት ሰው ራሱን ሲያሸንፍ። ነው ፍርሃቱን ሲያሸንፍ ስንፍናውን ሲያሸንፍና ተስፋ በቆረጠበት እንደገና ሲነሳ ነው ማለት ነው። ማሸነፍ ከትጋት ያለው ግንኙነት ማሸነፍ ያለው ትጋት አይመጣም አይመጣም ብዙ ጊዜ። የምንመለከታቸው የተሳካላቸው ሰዎች ከብዙ ድጋምና መስዋዕት በኋላ ነው የደረሱት ትጋት ማለት አንድ ጊዜ መሞከር ሳይሆን ተደጋጋሚ መሞከር ነው ማለት ነው። ድካም የማሸነፍ ክፍል ነው ውድቀት ያልተገናኘው ስኬት አይኖርም። ብዙ ጊዜ ሰዎች አንድ ጊዜ ከወደቁ በኋላ አልችልም ይላሉ ነገር ግን እውነተኛ ማሸነፍ። ከውድቀት በኋላ እንደገና ይነሳል ማለት ነው። ማሸነፍ ለመቼም በራስ መተማመን አስፈላጊ ነው ሌሎች አትችሉም ቢሉም አንተ በራስህ ማመን አለብህ በራስ መተማመን ማለት ፈፁም መሆን አይደለም። ነገር ግን እማራለሁ እሞክራለሁ ማለት ነው። አላማ የሌለው ሰው ማሸነፍ አይችልም። የአላማ ለሰው መንገድ እያሳየ ሰው የሚፈልገውን ነገር በግልጽ ሲያውቅ ትጋቱ ይጨምራል። አነስተኛ አላማዎችን በመድረስ ቀን በቀን ወደ ትልቅ ማሸነፍ መድረስ ይቻላል ማለት ነው። በትምህርት ማሸነፍ ማለት ከፍተኛ ውጤት ብቻ ሳይሆን መማር መውደድ ነው። በራሱ ላይ ማሸነፍ ማለት ታማኝ መሆን ጊዜን ማክበርና አላፊነትን መውሰድ ነው። እነዚህ ባህሪያት ሰውን እንዲያሸንፍ ይረዱታል ወይም ያግዙታል ማለት ነው። እውነተኛ ማሸነፍ ከስነ ምግባር ጋር ከስነ ምግባር ጋር ይሄዳል። በመታደል ወይም በግብ የሚመጣ ስኬት ዘላቂ አይደለም። በታማኝነት የተገኘ ማሸነፍ ግን ረጅም ጊዜ ይቆያል ማለት ነው። ጊዜ መጠበቅ ያለው ለመቻል ብቻ ሰዎችን ከማሸነፍ ያርቃል የተሳካላቸው ሰዎች ሲድን ሰዎች ጊዜን እንደ ውድ ሀብት ይመለከታሉ ቀናቸው በእቅድ ሲጀምር አስፈላጊውን ከአነስተኛው ሲለዩ በቀላሉ ወደ ማሸነፍ ይቀርባሉ ማለት ነው። አለም በፍጥንነት እየተወደደች ነው። ስለዚህ ማሸነፍ ለብቻ መማርና መቀበል እንኳን አስፈላጊ ነው። ሰው አዲስ ክፍሎች ሲማር ራሱን ያሻሽራል። እድሉንም ያስፋፋል መማር መቆም ማለት መመለስ ማለት ነው። ሰው የሚኖርበት አካባቢ ማሸነፍ ላይ ትልቅ ተጽዕኖ አለው። አበረታታና አዎንታዊ ሰዎችን የተሞላበት አካባቢ ሰው ወደፊት ይገፋል ማለት ነው። በተቃራኒው ተስፋ የቆረጠበት ሰው ማሸነፍ ማሸነፍን ያስቸግረዋል ማለት ነው። ጤና የሚሻል ጤና የማሸነፍ መሰረት ነው። ጤናማ አካል አና አእምሮ ካለ ማሸነፍ አይቻልም። ከሌለ ማሸነፍ አይቻልም። በመመገብ እንቅልፍና እንቅስቃሴ ለማንኛውም አስፈላጊ ነው ማለት ነው። ማሸነፍ መስዋዕት ይጠይቃል እንደ አንዳንድ ደስታውን መተው ጊዜን ለአላማ መጠበቅ መጠቀምን ያስፈልጋል ይሄ መስዋዕት ጊዜያዊ ነው። ውጤቱ ግን ዘላቂ ነው። ማሸነፍ የተመረጡ ሰዎች ብቻ አይደለም። ለሚሞክሩ ለሚታገሱና ለሚማሩ ሁሉ ክፍት ነው። እኔ አልችልም ብሎ መቆም ሳይሆን እሞክራለሁ ብሎ መጀመር ማሸነፍን ሊያመጣ ይችላል ማለት ነው። በአጠቃላይ ማሸነፍ የሁሉም ሰው እድል ነው። በትጋት በትግስት በራስ መተማመን እና ከአላማ ጋር ከተያያዘ ማንኛውም ሰው እኔ አሸልፋለሁ ብሎ ማለት ትልቅነት ነው። ጉብዝናንም ጥንካሬንም ያሳያል ወይም ያሳድጋል ማለት ነው። ማሸነፍ አዎ እኔ ማሸነፍ እችላለሁ

አዎ ጥራት ያለው ስራ ማቅረብ እችላለሁ። ጥራት ያለው ስራ ማለት ስራውን ብቻ መጠናቀቅ ሳይሆን የተፈለገውን ውጤት እንዲያመጣ ማድረግ ማለት ነው። የደንበኛውም የአስተዳደሩን ጥበቃ መማላት አለበት ወይም በጊዜ መድረስ አለበት። በትክክልና በሙሉ መረጃ መቅረብ አለበት ማለት ነው። ጥራት ያለው ስራ ሰውን እምነት እንዲኖረው እና እርግጥ እንዲፈጠር ያደርጋል ማለት ነው። ጥራት ያለው ስራ ያስፈለገበት ምክንያት አንደኛ ለግለሰብ ስናየው ስምና ክብሩ እንዲጨምርለት ያደርጋል። ለምሳሌ እኔ ጥሩ ስራ እና ጥራት ያለው ስራ ብሰራ ስምና ክብሩ ይጨምራል ማለት ነው። የራስ መተማመን እንዲኖረኝ ያደርገኛል ማለት ነው። ሌላ ተጨማሪ የስራ እድል እንዲፈጠርልኝ ያደርግልኛል ማለት ነው። ጥራት ያለው ስራ ማቅረብ ለድርጅቱ ደግሞ ሲታይ የድርጅቱ መልካም ስም ይጠነክራል ማለት ነው። ደንበኛ እንዲቆይ እንደውም ተጨማሪ ደንበኛ እንዲመጣ ያደርጋል ማለት ነው። ገቢን ይጨምራል ማለት ነው። በሚሰራው ስራ ልክ ገቢው ዝቅተኛ ከሆነ የበለጠ ጥራት ያለው ስራ ሲቀርብላቸው ገቢውም እየጨመረ ይሄዳል ማለት ነው። ጥራት ያለው ስራ ለማህበረሰብ ማቅረብ ደግሞ ስናየው የተሻለ አገልግሎትን ይፈጥራል። የስራ ባህሪ ይሻሻላል ማለት ነው። ጥራት ያለው ስራ የሚያመጣው መሰረታዊ አካላት ለምሳሌ ስራ ከጀመረ ከመጀመሩ በፊት ምን እያደረኩ ነው የሚለውን የመጨረሻ ውጤት ምን መሆን አለበት የሚለውን ግልጽ መልስ መኖር አስፈላጊ ነው ማለት ነው። ጥራት ያለው ስራ ለመስራት እቅድ ማዘጋጀት አስፈላጊ ነው ማለት ነው። ከዚህም የሚዘጋጀው እቅድ አይነት ውስጥ የስራ ደረጃዎችን መዘርዘር የጊዜ በመደብ የሚፈለገውን መሳሪያዎችን እና የሚያስፈልጉ ነገሮችን ማዘጋጀት አስፈላጊ ነው ማለት ነው። በስራ ላይ ጥራት ለማረጋገጥ የሚረዱ ልምዶች ብዬ እኔ ብዙ ጊዜ የምሰራባቸው የመጀመሪያው ትኩረትና ተግባራዊነት ነው። አንድ ስራ ሙሉ ትኩረት ሲሰራ ውጤቱ ይለያያል ብዙ ነገሮችን በአንድ ጊዜ ማድረግ ጥራትን እንዲኖረው ያደርጋል ማለት ነው። ሌላው ዝርዝርም መከታተል ነው። ትንሽ ስህተቶች አጠቃላይ ስራ ሊያበላሽ ይችላል ስለዚህ ጽሁፍ ከሆነ ስህተትን መመርመር ያስፈልጋል ቴክኒክ ከሆነ ደግሞ ሙከራ ማድረግ አስፈላጊ ነው ማለት። ጊዜና አስተዳደርን ስናይ ደግሞ ጥራት ያለ ስራ በጊዜ መቅረብ አለበት። የሚዘገይ ስራ ቢሆን እንኳን ጥራቱን ዋጋ ይቀንሳል ማለት ነው። ግንኙነት እና መግባባት በጥራት ያለው ስራ ውስጥ ስናይ ደግሞ ማቅረብ ከቡድን አባላት ጋር ግልጽ መነጋገር አስፈላጊ ነው። ጥያቄ ማቅረብ ከመስራት በፊት ወሳኝ ነው። የተሰጠን አስተያየትም መቀበል ይህ ሁሉ ጥራትን ይጨምራል ማለት ነው። በአጠቃላይ መጨረሻ ላይ አስተያየትን መቀበል እና መማር ያስፈልጋል ማለት ነው። ጥራት ያለው ስራ ለማቅረብ ጥራት ያለው ስራ ሰው ከስተቱ ይማርበታል። አንዳንዴ አስተያየት እንደ ጥቃት አይመለከትም እንደ መማሪያ ይጠቀምበታል የግል ሀላፊነት እና ታማኝነትም ወሳኝ ነው። ጥራት ያለው ስራ የሚያቀርብ ሰው ስራውን ይቀበላል ስህተት ካለ ይጠይቃል መፍትሄ ይፈልጋል ማለት ነው። ስለዚህ እኔም በምሰራበት ቦታው ላይ ጥራት ያለው ስራዎችን ለመስራት ስራዎቼን ያው በስነ ስርዓት ተከታትዬ በአግባቡ እሰራለሁ ማለት ነው። ሌላው በአጠቃላይ ጥራት ያለው ስራ ማቅረብ ችሎታ ብቻ ሳይሆን ባለው ግልጽ አላማ እቅድ ትኩረት ግንኙነትና መማር በአንድ ላይ ሲሰሩ ጥራት ይፈጠራል። ይሄ ልማድ ደግሞ በየቀኑ ስለሚተገበር በእስራዬ ላይም ሆነ በህይወቴ ላይ የተሻለ ውጤት እና ለውጥ አግኝቼበታለሁ። ይሄ ለውጥ ደግሞ በእኔ ብቻ ሳይሆን በምሰራው ድርጅት ላይ ጭምር ብዙ ለውጦች እንዲመጡ አድርጌያለሁ ማለት ነው።

አዎ በመንገድ ላይ ምግብ እገዛለሁ እኔ ምግብ የምገዛበት ምክንያት ዋናኛ ብዙ ጊዜ ያው ከስራ ደክሞኝ ስመለስ ገብቼ ምግብ ለማብሰል ያው ጊዜ ስለሚፈጅብኝ የመንገድ ላይ ምግብ ገዝቼ እጠቀማለሁ ማለት ነው። እንዲሁም በፍጥነት ያው እረቦኝ ከሆነ ምግብ መብላት ከፈለኩ በጣም ከቸኮልኩኝ በፍጥነት መብላት ስለምፈልግ ያን ጊዜ እገዛለሁ ማለት ነው። ሌላው በብዙ ጊዜ በትንሽም ገንዘብ የሚገዙ በመሆናቸው እና በየመንገዱ የምግብ ሻጭ መኖራቸው ነው። ሌላው የሚገዙ የመንገድ ላይ ምግቦች ከእነዚህ አይነቶች ውስጥ የምግብ ብዙ ጊዜ ከመንገድ ላይ የምገዛቸው ምግቦች እነዚህ ሳምቡሳ ፍልና ፉል ቅንጬ ዳቦ ከሻይ ጋር ቆሎ ወይም የተጠበሰ በቆሎ ፍራፍሬ ሙዝ ብርቱካን እንደዚህ እርጥብ የመሳሰሉ ምግቦችን ነው ብዙ ጊዜ ከመንገድ ዳር ገዝቼ የምጠቀማቸው መግቦች ማለት ነው። የመንገድ ላይ ምግቦች ጥቅሞቻቸውን ዘርዘር ለማድረግ እሞክራለሁ አንድ ጊዜ ጊዜ መቆጠብ ነው ምክንያቱም እነዚህ ፋስት ፉድ የሚባለው ፈጣን መግቦች ስለሆኑ በአጭር ጊዜ የሚደርሱ ስለሆኑ ያው በአጭር ጊዜ መበላት ይችላሉ። ሌላው ደግሞ ዋጋቸው ዝቅተኛ መሆኑ ነው እነዚህ መግቦች ዋጋቸው ዝቅተኛዎ ከሬስቶራንት ይልቅ በአብዛኛው ዋጋቸው ዝቅተኛ ነው። ይሄ ደግሞ ያው ብዙ የተወደደ ምግቡ ቆንጆም እንደሆነ እንደገና ደግሞ ስለማይወደድም ያው ከመንገድ ዳር ገዝቼ እጠቀማለሁ ማለት ነው። ሌላው ለብዙ ሰዎች የገቢ ምንጭ ነው ይሄ የመንገድ ምግብ ሻጮች ለብዙ ሰዎች የኑሮ መንገዳቸው ነው። ስለዚህ ምግብ በምገዛበት ሳይሆን ለኔም ብቻ ሳይሆን ጥቅሙ መንገድ ላይ የሚሰጡ የሚሸጡ ሰዎች ያው ይጠቀሙበታል ማለት ነው። እንደዚሁም ያው የመንገድ ዳር ምግብ ጉዳትም አለው ከእነዚህ ጉዳቶች የመጀመሪያው የጤና አደጋ ያመጣል የጤና አደጋ የሚያመጣበት ምክንያት በንጽህና ካልተጠበሰ ካልተሰራ እሱም የጤና ጉዳት ያመጣል ያልታጠበ ውሃ ከተጠቀመን ምክንያቱም የምንጠጣባቸው የሚሆን የምንጠቀምባቸው እቃዎች ጽዳት ከሌላቸው እነዚህ የጤና ተግዳሮት ወይም ችግር ሊያመጣ ይችላል ማለት ነው። ሌላው የምግብ ጥራት ማነስ ነው። አንዳንድ ጊዜ ምግቡ ንጥረ ምግብ ይጎድለዋል ይሄም ሊኖረው የሚገባው ንጥረ ነገር በአሰራር ይሁኑ በተለያዩ መንገድ ሊጠፋ ስለሚችል ይሄም የጤና ችግር ሊያመጣ ይችላል ማለት ነው። ሌላው የገንዘብ ጉዳይ ስናይ በየቀኑ ትንሽ ቢመስልም በየጊዜ ሂደት ግን ብዙ ወጪ ሊሆን ይችላል ያው ይሄ በመንገድ ዳር ላይ የሚሸጡ ምግቦችን በአግባቡ በፕሮግራም ማንጠቀም ከሆነ በየቀኑ በየጊዜው የምንገዛ ከሆነ ብዙ ጉዳት ሊያመጣ ይችላል ማለት ነው። ያው ይሄም እነዚህ ከሚያመጡ ጉዳቶች ውስጥ እነዚህ የተወሰኑ ናቸው ማለት ነው። በመንገድ ላይ ምግብ ሲገዛ ልንከተላቸው የሚገቡ ጥንቃቄዎች አሉ እነዚህ ንጹህ አካባቢ መምረጥ አለብን ንጹህ አካባቢ ላይ የተሰሩ የበሰሉ ምግቦችን መግዛት እንደገና በትኩስ የተዘጋጁ መሆን አለባቸው ወዲያው ተዘጋጅተው ወዲያው የሚበሉ መሆን አለባቸው። ሌላው እጅ መታጠብ ወይም ሳኒታይዘር መጠቀም አስፈላጊ ነው ማለት ነው። ይሄም ያው የሚያበስለውም ሰው ጥንቃቄ ማድረግ እና በንጽህና መያዝ አለበት። እንደገና ፍራፍሬዎችን ስንጠቀም ደግሞ አጽድተን እና አጥበን መጠቀም አለብን ማለት ነው። አንድ ሰው ጠዋት ስራ ስሄድ ሳምቡሳ እና ሻይ ይገዛል በወቅቱ ራብን ያስወግዳል ግን በየቀኑ ከተደጋጋመ ጤናን ሊጎዳ ይችላል ስለዚህ መመገብ መካከለኛነትን ሊፈልግ ይችላል ማለት ነው። በመንገድ ላይ ምግብ መግዛት በዘመናዊ ህይወት ውስጥ አንድ የማይቀር ልምድ ሆኗል ጊዜን ይቆጥባል ለብዙ ሰዎች ምቹ ነው። ግን ጤና እና ገንዘብን ለመጠበቅ ጥንቃቄ ይፈልጋል ስለዚህ በመንገድ ላይ ምግብ መግዛት እንደዚሁም መመገብ በመጠንና በንጽህና መሆን አስፈላጊ ነው። ብዬ ነው የምለው ስለዚህ አዎ እኔ በመንገድ ላይ የምሸጡ ምግቦችን ብዙ ጊዜ እገዛለሁ እና እጠቀማለሁ

አዎ በእንጨት እሳት ማብሰል አውቃለሁ። አብዛኛው በእኛ አገር በኢትዮጵያ ውስጥ ብዙ የገጠርና አንዳንድ የከተማ አካባቢዎች እስከዛሬ ድረስ የሚጠቀሙበት ልምድ ነው። ይህ መንገድ ባህላዊነት ልምድ እና የተፈጥሮ ሀብትን ከመጠቀም ጋር የተያያዘ ነው ማለት ነው። በእንጨት እሳት ማብሰል ማለት በእንጨት ተነስቶ በሚነድ እሳት ላይ ማብሰልለው ነው። የእሳት በቀጥታ ወይም በንፋስ በመቆጣጠር ማብሰል ይቻላል ማለት ነው። በእንጨት እሳት የሚበስሉ ምግቦች ለምሳሌ እንጀራ መጋገር ወጥ የተለያዩ ወጥ ልንሰራ እንችላለን ሽሮ ምስር ድንች ስጋ የተለያዩ ነገሮች ልንሰራ እንችላለን። ገንፎ እንደዚሁም ቡና ልናፍላ እንችላለን። ዳቦ መጋገር እንደዚሁም ቆሎ መቁላት እነዚህ ምግቦች በእንጨት እሳት ሲበስሉ ልዩ ጣዕም ይኖራቸዋል ማለት ነው። በእንጨት እሳት ማብሰል ጥቅሞቹን ስናይ ልዩ ጣዕም ይኖራል። በእንጨት እሳት የበሰለ ምግብ በኤሌክትሪክ ወይም በጋዝ ከበሰለ ምግብ ልዩ ሽታና ጣዕም አለው ማለት ነው። ሌላው ዝቅተኛ ወጪ አለው። በእንጨት ማብሰል ብዙ አካባቢዎችን እንጨት በቀላል ይገኛል ስለዚህ ወጪ ዝቅተኛ ነው ወጪን ይቆጥባል ማለት ነው። ሌላው ባህልና ማህበራዊ እሴትም አለው። በእንጨት እሳት ማብሰል ቤተሰብን ላይ ያሳስበናል ባህልን ያስቀጥልልናል ማለት ያሰባስበናል ባህላችንም ያስቀጥልልናል ማለት ነው። እንደዚሁ በእንጨት ማብሰል ጉዳትና ችግሮች አሉት። ከነዛ ጉዳትና ችግሮች ውስጥ አንደኛው የጤና አደጋ ነው። ከእነዚህ የጤና አደጋዎች ውስጥ ደግሞ የጭስ እና የቃ መተንፈሻ ችግር ሊያመጣ ይችላል። በተዘጋ ቦታ ሲበስል አደጋ አለ። እንደገና የአካባቢ ተጽዕኖ ይኖረዋል። ከእነዚህ ውስጥም ያው እነዚህ ለማብሰል የምንጠቀምበት እንጨት ስለሆነ ብዙ እንጨት በምንቆርጥበት ጊዜ የአየር ንብረት ለውጥ ያመጣል አካባቢው አየሩ ሊቀየር ይችላል። እንደዚሁም ደግሞ ጭስም ስላለው አየር ይበከላል ማለት ነው። ሌላው ጊዜና ጉልበትን ያው ልንጠቀም ሊያባክን ይችላል። ስለዚህ እሳት ማብሰል ጊዜ ጉልበት ይፈልጋል በተለይ እንጨት መፍለጥ አለ እንጨት ከፈለጥን በኋላ ማቀጣጠሉ ማንደዱ ምናምን ይሄም ራሱ ካሉት ጉዳቶች ውስጥ እነዚህ በጥቂቶቹ ናቸው። እሳት በእሳት ስናበስል ልናደርግ የሚገቡ ጥንቃቄዎች አሉ። እነዚህም ጥንቃቄዎች የመጀመሪያ ቦታው ንፋስ ያለበት ማድረግ ነው ያው በጣም ንፋስ የበዛበት መሆን የለበትም። እንደዚሁም ደረቅ እንጨት መጠቀም ለባብሰል ደረቅ እንጨት መጠቀም ጥሩ ነው ማለት ነው። እንደዚሁም እሳትን መቆጣጠር ያው በልክ እያነደዱ እሳቱ ወደ ሌላ ቦታ እንዳይሸጋገር እና በልክ እሳቱን መቆጣጠር አስፈላጊ ነው። ሌላው ደግሞ ከልጆች ርቀት መጠበቅ ነው። ያው ልጆች እሳት በሚነድበት ወይም እጨት በሚ በሚቀጣጠልበት እሳት ያለበት አካባቢ ላይ መገኘት የለባቸውም። ምክንያቱም ልጆች ብዙ ጊዜ ያው ለአደጋ ተጋላጭ ስለሆኑ አደጋንም መከላከል የማይችሉ ስለሆኑ ለእነሱ ግዴታ ጥንቃቄ ማድረግ አለብን ማለት ነው። ሌላው ይሄ በእንጨት ማብሰል ያው በዘመናዊ መንገድ ሊሰሩ የሚችሉ የተለያዩ ማሻሻያዎች ሊኖሩት ይችላሉ። አሉምም አሁን ብዙ ጊዜ የምንጠቀማቸው ከእነዚህ እንጨት ከምናበስልባቸው ዘዴዎች ውስጥ የተደረጉ ማሻሻያዎች ለምሳሌ የሚቆጥብ እንጨት ምድጃ መጠቀም ነው። እንጨት ቆጣቢ ምድጃዎች አሉ እነሱን መጠቀም ያው እንጨታችን እንዳይባክን ያደርገናልናል ማለት ነው። ወጪያችንንም ይቆጥብልናል ማለት ነው። ጭስን የሚቀንስ ቴክኖሎጂ አሉ እነዚህ የእንጨት ምድጃዎች ሲሰሩ ጭስን በስነ ስርዓት መቆጣጠር የሚችሉ ናቸው። ጭስ ብዙ ጭስ እንዳይኖር የሚያደርጉ የተለያዩ ምድጃዎች አሉ። እነሱን መጠቀም እና ሌላው ደግሞ የንፋስ መስኮት ያለው ምድጃ መጠቀም የንፋስ መስኮት ያለው ምድጃ መጠቀማችን አንደኛ አየር እንደ ልብ እንዲንቀሳቀስ ስለሚያደርግ ያው እንጨቱም እሳቱንም ለማንደድ ብዙም አንቸገርም ማለት ነው። ይህ ነው በአጠቃላይ በእንጨት ሰዓት ማብሰል ባህላዊ ተፈጥሮአዊና ጣዕም ያለው ምግብ ማብሰል መንገድ ነው። ጥቅሞቹ ብዙ ቢሆኑም የጤናዊን አካባቢ ጉዳቶችን ስላሉት በጥንቃቄ መጠቀም ያስፈልጋል ማለት ነው። በባህላዊነት እየተጠበቅን በዘመናዊነት መንገድ ማሻሻል እንችላለን። ስለዚህ አዎ የእንጨት ማብሰልን ብዙ ጊዜ እጠቀማለሁ። ብዙም እኔም ከመጠቀምም አልፌ በአካባቢው የሚጠቀሙ ሰዎች

አዎ ውሃ ማምጣት አውቃለሁ ያው የኛ የኢትዮጵያውያን የአኗኗር ዘይቤ የተለያየ ስለሆነ በእርግጥ ያን ያህል ስልጣኔ ያለበት ቦታ ስላልሆነ ውሃ የማመጣበት መንገድ የተለያየ መንገድ ነው ለምሳሌ ከእነዚህ ከማመጣባቸው መንገዶች አንደኛው ያው በየአካባቢያችን ራሱን የቻለ የውሃ ቧምቧዎች አሉ እነዛ ከውሃ ቧምቧዎች ላይ በጀሪካን በባልዲ በተለያዩ ውሃ መያዝ በምችልበት እቃዎች እያመጣው ብዙ ጊዜ ይጠቀማሉ ማለት ነው አዎ ውሃ ማምጣት አውቃለሁ። ሌላው ደግሞ እንደዚሁም ከቧንቧ ብቻ ሳይሆን የተለያዩ ወንዞች አሉ ኩሬዎች አሉ አንዳንድ ጊዜ ቧንቧ ውሃ በምናጣበት ጊዜ ያው ከወንዝ ቀድተን የምንጠቀምበት አጋጣሚ አለ ማለት ነው። ያው አማራጭ ሲጠፋ ግዴታ የምንጠቀመው ነገር ነው ነገር ግን ያው በተለይ የኩሬ ውሃ እና የወርንዝ ውሃ ወራጅ ውሃዎችን በምንጠቀምበት ሰዓት የተለያዩ የጤና ችግሮች ያመጣሉ ምክንያቱም ያ ውሃ በመድሃኒት መታከም አለበት በመድሃኒት ሳይታከም የምንጠቀም ከሆነ የተለያዩ ባክቴራዎች ይኖራሉ በውስጡ ስለዚህ ያ ባክቴራ ደግሞ በውሃ መታከሚያ መድሃኒት ካልታከመ በጤናችን ላይ ብዙ እና በጣም ትልቅ ችግር ሊያመጣ ይችላል። ከእነዚህም ከሚመጡ ችግሮች አንፃር ደግሞ አንዳንዶቹ በሽታዎች ለምሳሌ ይሄ እንደ ተቅማጥ አሚባ ምናምን የመሰሉ እነዚህ በባክቴሪያ የሚመጡ በሽታዎች ስለሆኑ እነዚህን ከወራጅና ከኩሬ ውሃ የምንጠቀምባቸው ውሃዎች እንደዚህ አይነት ችግሮች ያመጣሉ። ነገር ግን የቧንቧ ውሃ ብዙ ጊዜ የታከመ ውሃ ስለሆነ ቀጥታ ያው ከከርሰ ምድር የሚወጣ ቢሆንም ከከርሰ ምድር ቢወጣም ነገር ግን ውሃው የታከመና ንጹህ ሆኖ ነው እኛ ጋር የሚያደርሰው የሚደርሰው ስለዚህ ያ እንኳን ብዙም አይነት የጤና ችግር አያመጣም ማለት ነው። ውሃ ማምጣትን በደንብ አድርጌ አውቃለሁ ከኩሬ ከቧንቧ እንደዚሁም አንዳንድ ጊዜ ደግሞ ከእነዚህ አማራጭ ውጪ ደግሞ በምናጣበት ጊዜ የተለያዩ እነዚህ የታሸኩ የሚሸጡ ውሃዎች አሉ እነሱንም እየገዛን እጠቀማለሁ እጠቀማለሁ ማለት ነው። ስለዚህ እነዚህ ውሃዎች ደግሞ የምናገኛቸው የታሸጉ ውሃዎች ያው የሚመጡልን እነዚህ ውሃ የሚያከፋፍሉ የተለያዩ በየጊዜው በየአካባቢያችን የሚዞሩ የውሃ አከፋፋይ መኪናዎች አሉ። ከእነሱ ላይ ያንን ውሃ እየገዛን እየወሰድን እናመጣለን ማለት ነው። ስለዚህ አዎ ውሃ ማምጣትን አውቃለሁ

ቦርሳ በእድሜና በስራ ዘርፍ ሁሉ የሰው ህይወት አንድ አስፈላጊ ክፍል ነው። መጽሐፍ ልብስ ምግብ ላፕቶፕ ወይም የግል ንብረቶችን ለመያዝ ቦርሳ እጅግ አስፈላጊ ነው ማለት ነው። ቦርሳ ማለት እቃዎችን በደህና ለመያዝ ለመሸከም እና ለመደርደር የሚያገለግል መሰሪያ ሲሆን። ቦርሳ በመጠን በአይነት በቁሳቁስና በአጠቃቀም ይለያያል ማለት ነው። እኔ የምጠቀመው የቦርሳ እይነት የመጀመሪያው ብዙ ጊዜ ኤጀር የጀርባ ቦርሳ እጠቀማለሁ የህ አይነት ቦርሳ ለስራ ለትምህርት እና ለመንገድ ጉዞ እጅግ ምቹ ስለሆነ ይህንን ቦርሳ እጠቀማለሁ ማለት ነው። የጀርባ ቦርሳ ባህሪያት ያው የመጀመሪያ ለመሸከም ቀላል ነው ቦርሳው በሁለት ትከሻዎችን ላይ ስለሚደርስ ክብደቱ በሰውነታችን እኩል ስለምንይዘው ምቹ ነው ማለት ነው። ሌላው ደግሞ ብዙ ቦርሳ ውስጥ ብዙ የተለያዩ ክፍሎች መኖራቸውን ማለት ነው። የጀርባ ቦርሳዎች ብዙ ክፍሎች አሏቸው ስለዚህ መጽሐፍ ለመያዝ ላፕቶፕ ምግብ የግል እቃዎች በስራአት ለመያዝ ይቻላል ማለት ነው። ሌላው የቦርሳ ባህሪ የጀርባ ቦርሳ ባህሪ ውስጥ የመጨረሻው ጥንካሬ ነው አብዛኛው የጀርባ ቦርሳ ከጠንካራ ቁሳቁስ የተሰራ ስለሆነ ረጅም ጊዜ ይቆይልናል ማለት ነው። ይሄንን ቦርሳ የመረጥኩበት ምክንያት ለለታዊ አጠቃቀም በየቀኑ ወደ ስራ ወይም ወደ ትምህርት ቤት ሲሄድ የጀርባ ቦርሳ በጣም ይመቸኛል ማለት ነው። ማንኛውንም እቃ ሙሉ ለሙሉ በጀርባዬ መሸከም ስለምችል መጨናነቅ የማያይ አይመች ማለት መጨናነቅ አይሰማኝም ምቾት ስለሆነ ስለሚሰማኝ ማለት ነው። ሌላው ለጉዞ እጠቀመዋለሁ ማለት ነው በአጭር ጊዜ አስፈላጊ ነገሮችን ለመያዝ ይረዳኛል ማለት ነው። ስለዚህ ወሳኝ ነው የጀርባ ቦርሳ ለኔ ሌላው ለጤና አንድ ትከሻ ብቻ የሚሸከም ቦርሳ ከሆነ የጀርባ ህመም ሊያመጣብኝ ስለሚችል የጀርባ ቦርሳ ግን ይህንን ይቀንሳል በሁለቱም መያዣ ስላለው በሁለቱም ትከሻዬ መያዣ ስለምችል ይህንንም የሚያመጣ የጤና ችግርን የከራከልልኛል ማለት ነው። ሌሎች የእጅ ቦርሳዎች አይነቶችም አሉ ከእነዛ ውስጥ አንደኛው የእጅ ቦርሳ ነው ያው በአብዛኛው ሴት ልጆች የሚጠቀሙት ነው ቀላል እቃዎችን ለመያዝ ይጠቅማል ማለት ነው። እሱን እጠቀማለሁ ከሚይዙልኝ እቃዎች መካከል ለምሳሌ መታወቂያዎች ብር ቁልፎች እነዚህ ሊፕስቲክ ቻፕስቲክ የመሳሰሉ በእጅ ቦርሳዬ መያዝ ስለምችል እነዚህ ቀላል ለአያያዝ ምቹ ስለሆነ የእጅ ቦርሳ እጠቀማለሁ ማለት ነው። ሌላው የኮምፒውተር ቦርሳ ነው ያው ኮምፒውተር ቦርሳ ራሱን የቻለ ቦርሳ ነው ይሄ ቦርሳ ብዙ ጊዜ ላፕቶም ላፕቶፕን በደህና ለመያዝ የተሰራ ስለሆነ ላፕቶችን ላፕተፖችን እነዚህ ፒሲዎችን ለመያዝ ይጠቅመኛል ማለት ነው። ሌላው ደግሞ እኔ የምጠቀመው ቦርሳ የጉዞ ቦርሳ ነው ለረጅም ጉዞ የሚጠቅም ትልቅ ቦርሳ ነው። ይህ ቦርሳ ብዙ ነገሮችን ሸክፎ ስለሚይዝልኝ አንድ ላይ ሰብሰብ አድርጎ ስለሚይዝልኝ ለረጅም ጊዜ ጉዞ የምጠቀመው ቦርሳ ነው ማለት ነው። ቦርሳ ሲመረጥ ሊታሰቡ የሚገቡ ነገሮች አሉ ስንገዛ ቦርሳ ምን ምንም ሊኖራቸው የሚገባውን ነገር በደንብ ማየት ያስፈልገናል። የሚጠቀሙበትን አላማ ለምሳሌ ቦርሳውን ስገዛ ለምን አላማ ነው የምጠቀመው ለልብስ መያዣ ነው ለላፕቶፕ ነው ለምግብ ነው ለተለያዩ ነገሮች ነው የምትጠቀመው የሚለውን መለየት ያስፈልጋል። ሌላው የቦርሳውን መጠን መለይ ማወቅ ነው የቦርሳውን መጠን የምንፈልገውን እቃ በአግባቡ ይይዝልናል የሚለውንም በደንብ በአግባቡ ማየት ያስፈልጋል ማለት ነው። ሌላው ጥራት እቃ ስንገዛ የማንኛውንም እቃ ሁሌ የተለያዩ እቃዎች ስንገዛ ጥራት ወሳኝ ነው ለምሳሌ ቦርሳ ስንገዛ ጥራቱ ምንድነው? ምክንያቱም እቃ ዋጋው ስላነሰ ጥራት የሌለው እቃ ብንገዛ አንጠቀምበትም ስለዚህ ጥሩ ዋጋ ከሆነ ጥሩ ቦርሳ መግዛት ይቻላል ማለት ነው ስለዚህ ጠንካራ ጥራቱ ወሳኝ ነው ለቦርሳ ማለት ነው። ዋጋ ያው ዋጋው ተመጣጣኝ የሆነ ዋጋ ነው መግዛት ያለብን በአቅማችን የምንችለውን ለመግዛት መወሰን ግድ ያስፈልጋል። ደግሞ ሌላው ምቾቱ ነው ምቾት ያው ቦርሳ ስንገዛ ላያያዝ ምቹ ነው ወይ እንደፈለግን አድርገን ብንይዘው ከሰውነታችን ጋር ማለት ምቹ ምቾትን ይሰጠናል የሚለውን ነገር ማየት አለበት። በአጠቃላይ እኔ የምጠቀምባቸው የጀርባ ቦርሳ እለታዊ ህይወቴን እጅግ አስፈላጊና ምቹ ነው ንበረቴን በስርዓት እንዲይዝ በቀላሉ እንድንቀሳቀስና ጤናዬ እንዲጠበቅልኝ ይረዳል ቦርሳ ምርጫ ቀላል ቢመስልም በህይወታችን ላይ ትልቅ ተጽዕኖ አለው ማለት ነው። ያው የጀርባ ከእነዚህ የምትጠቀምባቸው የቦርሳዎች አይነቶች ውስጥ የጀርባ ቦርሳ አለ የእጅ ቦርሳ አለ የላፕቶፕ ቦርሳዎች አሉ እንደውም እነዚህ የጉዞ ቦርሳዎች አሉ እነዚህም ቦርሳዎች ነው ብዙ ጊዜ የምትጠቀምባቸው ቦርሳ

እና መስታወት ሰው ራሱን ለማየት የሚጠቀምበት መሳሪያ ነው። ለምሳሌ ፊታችንን ፀጉራችንን ልብሳችንን እና አጠቃላይ መልካችንን እንመለከትበታለን ነገር ግን መስታወት የሚያሳይን ብቻ አይደለም አንዳንድ ጊዜ ስሜታችንን እና እርስ በእርስ እምነታችንን ያንፀባርቅልናል ማለት ነው። በመስታወት ላይ የምንመለከትበት ጊዜ በአጠቃላይ እኔ በመስታወት ላይ በቀን ከአምስት እስከ አስራ አምስት ደቂቃ እመለከታለሁ ይህ ጊዜ በአንድ ጊዜ አይደለም በቀን ውስጥ በተለያየ ጊዜ ይከፋፈላል ማለት ነው። መስታወት የምንጠቀምበት ጊዜ ለምሳሌ እኔ የምጠቀምበት ጊዜ ጠዋት ፊቴን ስታጠብ ፀጉሬን ሳስተካክልና ልብሴን መርጬ ልብሴን ስለብስ በዛ ጊዜ አያለሁ ማለት ነው። ከቤት ከመውጣት በፊት ማለት መልክ ተገቢ መሆኑን ለመልኬ ተገቢ መሆኑን ለማረጋገጥ ንጽህናዬን ለማየት ለመመርመር እጠቀማለሁ ማለት ነው። ከቀን መካከል ልብስ ላይ የለበስኩትን ልብስ በደንብ አድርጌ ለማረጋገጥ እና ፀጉሬን መስተካከሉን ለማየት እንደገዚሁ ቀኑ መሃል ላይ አያለሁ ማለት ነው። በመስታወት ላይ መመልከት ጥቅሞቹ አንደኛ ንጽህናን ለመጠበቅ ማለት መስታወት ራሳችንን ንጹህ እንደሆነን ለማረጋገጥ ይረዳናል ማለት ነው። ሌላው እምነት መጨመር ነው መልካችን እንደተዘጋጀ ስናይ በራሳችን ላይ እምነት ይጨምራል ማለት ነው። ሌላው ራስን ማወቅ ነው መስታወት ራሳችንን ለመገምገም እና እኔ ማን ነኝ የሚለውን ጥያቄ ለመጠየቅ ይረዳናል ጥያቄችንንም በአግባቡ ይመልስናል ማለት ነው። ከመጠን በላይ መመልከት መስታወት ጉዳቶች አሉት ከእነዚህ ጉዳቶች ውስጥ መካከል በመልክ ላይ ከመጠን በላይ መጨነቅ ምክንያቱም ወይ መልኬ አስቀያሚ ነው ሰውን አይስብም ቆንጆ አይደለሁም እያልን እንድናስብ ያደርገናል ረጅም ሰዓት መስታወት መመልከት ማለት ነው። ሌላው እርስ በእርስ እምነት መቀነስ ማለት ነው። ሌላው ደግሞ ጊዜ ማባከን ነው። ያው አላስፈላጊ ለሆነ ጊዜ ረጅም ሰዓት መስታወት ላይ ጊዜያችንን እናባክናለን ማለት ነው። ስለዚህ ከመጠን በላይ መመልከት እነዚህን ጉዳቶች አሉት ማለት ነው። ሌላው መካከለኛ አመለካከት መስታወት በመጠቀም አስፈላጊ ነው ግን በመጠን በመሆን አለበት። ራሳችንን መንከባከብ ጥሩ ነው ነገር ግን የሰውን ዋጋ በመልክ ብቻ አይመዘንም ነው ማለት ነው። በአጠቃላይ በመስታወት ላይ መመልከት የዕለታዊ ህይወታችን አንድ ክፍል ነው። በቀን ጥቂት ደቂቃዎችን መመልከት እና ንጽህናን እምነትን እና ራስን መከባበር ያጠናክራል ነገር ግን ከመጠን በላይ መሆን ጉዳት ሊያመጣ ይችላል። ስለዚህ መስታወትን እንጠቀም ነገር ግን ራሳችንን ከመስታወት በላይ አንውደድ። ማለት ያው መስታወት ስንጠቀም አግባብ ባለበት ባለው ሁኔታ ነው። መጠቀም እንጂ ዝም ብሎ ያው ሃያ አራት ሰዓት ሙሉ መስታውት ላይ ተገትሮ መዋል ብዙ ችግሮች እና ብዙ ተጽዕኖዎች ያመጣሉ። በጤናም ላይ ብዙ ችግር ሊያመጣ ስለሚችል መጠንቀቅ አስፈላጊ ነው። ስለዚህ እኔ በቀን ውስጥ እስከ አምስት እስከ አስራ አምስት ደቂቃ ያለውን ጊዜ መስታወት ላይ እጠቀማለሁ ማለት ነው።

የዛሬ የመጀመሪያ ምግቤ ምላስ ሰንበር ነው ያው ምላስ ሰንበር ማለት ከበሬ አካል የሚገኝ ምላስን እና ጨጓራ ተቀላቅሎበት ጉበት አንድ ላይ ተቀላቅሎ ደረቅ ተደርጎ ተከፍቶ ተከትፎ የሚሰራ የምግብ አይነት ነው ማለት ነው። የመጀመሪያ ምግቤ እሱ ነው ማለት ነው። ያው ይሄንን ምግብ የተጠቀምኩት ያው ዛሬ እሁድ ስለሆነ። ቤተክርስቲያን ልክ ደርሼ ስመጣ ከጓደኞቼ ጋር። ያው የሆነ አካባቢያችን ቅርብ ያለ ሆቴል አለ እዛ ሆቴል ገብተን። ምላስ ሰንበር አዘን በቆንጆ ሁኔታ ተሰጥቶ። በተለያዩ ቅመም ተቀምሞ ተጨምሮበት እንደዚሁም ቅቤ ተደርጎበት ቆንጆ ተደርጎ ተሰርቶ ተጠብሶልን ነው የመጣልን ያንን ምግብ። ያው በእንጀራና ከዳቦ ጋር አድርገን በደንብ አድርገን አጣጥመን በልተናል ማለት ነው። ያው እንደማወራረጃ ደግሞ። ያው መቼም ምግብ ሲበላ የሆነ ማወራረጃ ነገር ያስፈልግም ለሱም ደግሞ ውሃ ተጠቅመናል ማለት ነው። በጣም እና ጣፋጭ ቆንጆ የሆነ ቁርስን የበላኋት ማለት ነው። እኔ ስለዚህ ዛሬ የዛሬ የመጀመሪያ ምግቤ ምላስ ሰንበር ነው ያው። ምላስ ሰንበር ማለት

በቀን ውስጥ የምልካቸው ኢሜሎች በመደብእኛ ከአምስት እስከ ሃያ ኢሜል ድረስ ልልክ እችላለሁ። ይህ ቁጥር ከምሰራው ስራ እንደ የምሰራው ስራ አይነት ሊለዋወጥ ይችላል። አንዳንድ ጊዜ የስራ ቀን ከሆነ ኢሜል ሊበዛ ይችላል ሌላው የእረፍት ቀን ከሆነ ደግሞ በጣም ይቀንሳል ስለዚህ የኢሜል አይነቶች። የምልካቸው የኢሜል አይነቶች የተለያዩ ናቸው ከእነዚህም የኢሜል አይነቶች ውስጥ አንደኛው የስራ ኢሜል ነው። ሪፖርት መረጃ መላክ መልስ መስጠትን ይመለከታል ማለት ነው። ሌላው የግል ኢሜሎች ናቸው። እነዚህ የግሌ ኢሜሎችን ለጓደኞቼ ወይም ለቤተሰቦቼ የምልካቸው ኢሜሎች ናቸው። በመቀጠል ደግሞ መደበኛ መልእክቶች አሉ ከእነዚህ መልእክቶች ደግሞ ምዝገባ እና ማስታወቂያ ለማረጋገጫ የምጠቀምባቸው ናቸው አብዛኛውን ጊዜ የምልካቸው ኢሜሎች የስራ ጋር የተያዙ ናቸው። ለምን ኢሜል እጠቀማለሁ የሚለው ኢሜል መላክ እመርጣለሁ ምክንያቱም። ብዙ ጊዜ ኢሜል መላክን የምመርጥበት ምክንያት መረጃ በግልጽ እና በስርዓት ያቀርብልኛል። ሌላ ምዝገባ ሆኖ መዝገብ እንደ መዝገብ ሆኖ ይቀመጥልኛል። በርቀት ያሉ ሰዎችን ቀላል እና በቀላል መንገድ ለማግኘትም በኢሜልም ለመላላክ ምቹ ስለሆነ ማለት ነው። ከሌሎች የመላላኪያ መንገዶች ጋር ስናነጻጽረው ዛሬ ብዙ ሰዎች ያው ዋትሳፕ እና ቴሌግራም እንደሚጠቀሙ ቢሆኑም ኢሜል ግን እንደመደበኛ እና አስተማማኝ መንገድ ይቆጠራል ማለት ነው። ስለዚህ አስፈላጊ ነገር ሲሆን ኢሜል እመርጣለሁ ማለት ነው። ይሄ ኢሜል የመላክ ልምዴን ሳየው ብዙ ጊዜ ያው ኢሜል ስልክ ላፕቶፕ ወይም ኮምፒውተር መጠቀም እልካለሁ አብዛኛውን ጊዜ። ግን ያው ቀለል የሚለኝ ብዙ ጊዜ በእጄ ስልክ የምጠቀመው በት ጊዜ ይበልጣል ማለት ነው። ይሄ ደግሞ ጉዳዬን በግልጽ እጽፋለሁ አጭርና ገቢ እንዲሆን እጠነቀቃለሁ ለማለት ነው። ከመላክ በፊት እንደገና ደጋግሜ አነባለሁ ማለት ነው። ይሄ ደግሞ ስራዬን በደንብ አድርጌ እያጣራሁ እንዲሰራ ስለሚያደርገኝ ማለት ነው። ስለዚህ ኢሜል ነገርን ነገር ግን ኢሜል በዘመናዊ ቤት ውስጥ አስፈላጊ መገናኛ መሳሪያ መሆኑን አምናለሁ እና በአግባቡ መጠቀም ብዙ ጥቅም እንዳለው አውቃለሁ ማለት ነው። ኢሜል መላክ ብዙ ጊዜ ሊወስድ ይችላል ስለዚህ ጊዜን እጠቀማለሁ። በቀን እስከ ሁለት ሶስት ጊዜ ብቻ ኢሜል እመልሳለሁ አስቸኳይ ነገር ከሆነ በፍጥነት እመልሳለሁ። ያለ አስፈላጊ መልእክቶችን አል ላላክም ኢሜል ብዙ ጊዜ ሲበዛ የሚፈጠሩ ችግሮች አሉ። ከእነዚህ እሚፈጠሩ ችግሮች ውስጥ የመጀመሪያው ብዙ ብዙ ኢሜል መላክ አንዳንድ ጊዜ ችግር ያመጣል። መረጅ መተላለፍ ሊያመጣ ይችላል። አስፈላጊ መልእክቶች ሊጠፉብኝ ይችላሉ እና ጊዜም ሊባክንብኝ ስለሚችል አስፈላጊነቱን እየገመገምኩ ነው የምልከው ማለት ነው። ብዙ ጊዜ ጋር ብዙ ጊዜ ኢሜል ማለት ነው። ጥራት ከብዛት በላይ ለኔ ዋና ነገር የኢሜል ብዛት ሳይሆን ጥራት ነው። አንድ ግልጽ ኢሜል ከአምስት ያልተባበ ኢሜል ይሻለኛል። ጉዳይም በአንድ መልእክት ማጠናቀቅ እመርጣለሁ አጭር ግልጽ ወጥ እና ጥሩ በሆነ አገላለጽ መጽሐፍ እና መላክ ይሻለኛል ብዙ ዝም ብሎ የተወሳሰበ ኢሜል ከምልክ አንድ ጥራት ያለው ኢሜል መላክ ለኔ ወሳኝ ነው ማለት ነው። ኢሜል ስልክ ምክንያታዊ እና ስነምግባራዊ እከተላለሁ ማለት ነው። ከእነዚህም ስምነ ምግብራዊ ከምከተላቸው ሁኔታዎች አንደኛው በ በሰላምታ እጀምራለሁ ግብዣና ክብርን በዛ አስቀጥላለሁ አላስፈላጊ የሆኑ ቃላቶችን አልጠቀምም ማለት ነው። ይሄ ይሄ መግባባት ሁኔታውን የበለጠ ከሰው ጋር እንድግባባ ያደርገኛል ማለት ነው። በወርና በአመት መጠን ሳይ በአንድ ወር ውስጥ ከመቶ እስከ አራት መቶ ኢሜል በአንድ ወር ውስጥ ከመቶ እስከ መቶ ኢሜል ከመቶ እስከ አራት መቶ ኢሜል ልጠቀም እችላለሁ በአንድ አመት ደግሞ ያው ይሄንን ስናሰላው ከሺህ በላይ በሺዎች የሚቆጠሩ ኢሜሎችን ልጠቀም ልላላክ እችላለሁ ማለት ነው። ይሄ ደግሞ በስራ እና በሁኔታ ይለዋወጣል ማለት ነው። ኢሜል መላክ የለት ለት ህይወቴ አካል አንዱ ነው ብዙ ብዛት እንጂ ተወላጅ አይደለም አስፈላጊውን ነገር መልእክቱን ግልጽ በሆነና ተግባራዊ በሆነ መንገድ ነው የምልከው ማለት ነው። ስለዚህ አዎ ኢሜል እኔ በቢያስ በቀን ካስረ

ስብሰባ ሰዎች ተሰብስበው ሀሳብ ለመካፈል ውሳኔ ለመስጠት እና ችግር ለመፍታት የሚደረጉ የመገናኛ መንገድ ነው። በስራ በትምህርት በማህበረሰብ ውስጥ ስብሰባ አስፈላጊ ሚና አለው ብዬ አስባለሁ። እኛ በአብዛኛው ስብሰባም በሰላሳ ደቂቃ እስከ ሁለት ሰዓት ውስጥ እናደርጋለን አጭር ስብሰባ ሰላሳ ደቂቃ ነው። መካከለኛ ከሆነ አንድ ሰዓት ረጅም ከሆነ ደግሞ ከአንድ ሰዓት ከአምስት እስከ ሁለት ሰዓት የስብሰባ ጊዜ በጉዳዩ አስፈለጊነት ይወስዳል ማለት ነው። ስብሰባ በምን ያህል ጊዜ ይካሄዳል የሚለው በሳምንት አንድ እስከ ሶስት ጊዜ እናደርጋለን በወር ደግሞ ከአራት እስከ አስር ጊዜ ማለት ነው። አስቸኳይ ጉዳይ ከተፈጠረ ተጨማሪ ስብሰባዎችን ልናደርግ እንችላለን ማለት ነው። ስብሰባ የምናደርግባቸው ምክንያቶች ያው አንደኛ መረጃዎችን ለማጋራት ነው የተለያዩ መረጃ ኢንፎርሜሽኖች ሊኖሩ ስለሚችሉ እነዛ መረጃዎችን እናጋራለን ማለት ነው። በጋራ ሌላ ውሳኔ ለመስጠት ነው። ያው በስራ ውስጥ የተለያዩ ውሳኔ የሚያስፈልጋቸው ጉዳዮች ሊኖሩ ስለሚችሉ ለነዛ ጉዳዮች ውሳኔ ለመስጠት ነው ማለት ነው። ሌላው ደግሞ ችግር ለመፍታት ያው በየትኛውም ቦታ ላይ ሰው ስራ እስከሰራ ድረስ ችግር ሊፈጠር ይችላል። ችግር ከተፈጠረ ደግሞ የግዴታ ለተፈጠረው ችግር መፍትሄ ያስፈልጋል ማለት ነው። ስለዚህ ችግሮችን ለመፍታት ነው የምንሰበሰበው። ሌላው ደግሞ ስራውን ለመከታተል ነው። ያው ስራ በባህሪው ክትትል እና ቁጥጥር ያስፈልገዋል ስራ ስንሰራ ምን ደረጃ ላይ እንዳለ ወዴት ቀጣይ ምን ደረጃ ላይ ይደርሳል የሚለውን ስራውን የግድ መከታተል እና መቆጣጠር አስፈላጊ ስለሆነ ያው ስራውን ክትትል እና ቁጥጥር እናደርጋለን ማለት ነው። ለዚህ ነው ዋናው ስብሰባ የምናደርግበት ምክንያት። የስብሰባ አይነቶች በዝርዝር ለማየት እሞክራለሁ የመጀመሪያው የስራ ስብሰባ ትኩረት ከፍተኛ ትኩረት ያለው ስብሰባ ነው ማለት ነው። ሌላው ደግሞ የእቅድ ስብሰባ ነው። ይሄ የእቅድ ስብሰባ የሚደረገው እቅድ ይወጣል እቅድ ሲወጣ ደግሞ የወደፊት አላማችንን ትኩረት በማድረግ ነው። ስለዚህ ወደፊት አላማችን በምን አይነት መንገድ መሰራት እንዳለበት ቅድመ ቀድመን እቅድ እናወጣለን ይሄ ደግሞ ለስራችን ወሳኝ ስለሆነ ማለት ነው። ሌላው የግምገማ ስብሰባ ነው። ይሄ የግምገማ ስብሰባ የምናደርገው ያው ብዙ ጊዜ ያለፈው ስራችንን ለመገምገም ነው ለመመርመር ምን ተሰርቷል ምን አልተሰራም የሚለውን ስራው በምን አይነት መንገድ እየተሰራ ነው የሚለውን ለመገምገም ነው። ስለዚህ ሰራተኛውንም ሆነ ስራውንም ለመገምገም ስራው ሰራተኛው ስራውን እንዴት አድርጎ ነው እየሰራ ያለው? ለስራው ምን ያህል ታማኝ እና ብቁ መሆኑን የምናደርግበት የስራ ግምገማ አይነት ነው ማለት ነው። ሌላው አስቸኳይ ስብሰባ ነው። እነዚህ አስቸኳይ ስብሰባዎች ሲያስፈልጉ ነው የምንሰበሰበው ሁልጊዜ ሳይሆን አስቸኳይ ስብሰባ አጋጣሚ የሚመጡ አስቸኳይ ነገሮች ካሉ ያንን የምናደርግበት ነው። ሌላው የተሻለ ስብሰባ ለማድረግ የሚያስፈልጉ ሁኔታዎች አሉ። እነዚህ ጥራት ያለው ስብሰባ ለማድረግ ያው መጀመሪያ አጀንዳ በፊት መዘጋጀት አለበት። አጀንዳው የስብሰባው አጀንዳ በምን ላይ እንደሆነ ቅድመ አጀንዳ መያዝ ስላለበት የመጀመሪያው የስብሰባ አጀንዳ ነው። ሌላውን ጊዜን መከበር አለበት ለስብሰባው የሚጀመርበት ሰዓት በአግባቡና በጊዜው ተከብሮ ስብሰባው መጀመር አለበት ማለት ነው። እያንዳንዱ አባል መሳተፍ አለበት። ይህ ማለት ሰራተኛ የሆነ በቢሮ ውስጥም የሚሰራ ሰራተኛ በሙሉ ለስብሰባው ግዴታ መሳተፍ አለበት ማለት ነው። ስብሰባው ያለተሳትፎ ሊሆን አይችልም። ሳይ ስለሆነ ማለትም ሌላው ውሳኔ በግልጽ መመዝገብ አለብን ማለት ነው። ያው በተሰበሰብንበት ስብሰባ ውስጥ የተለያዩ ውሳኔዎች ሊኖሩ ስለሚችሉ እነዛ ውሳኔዎችን በግልጽ መመዝገብ አስፈላጊ ነው ማለት ነው። ስብሰባ ብዙ ሲሆን የሚፈጠሩ ችግሮች ሊኖሩ ይችላሉ። ዝም ማለት ያው ስብሰባ በእቅድ እና በፕላን ሲሆን ጥሩ ነው። አንዳንድ ጊዜ ካለ እቅድ የምንሰበሰባቸው ስብሰባዎች ሊኖሩ ይችላሉ። ከእነዚህም ውስጥ ደግሞ ስብሰባ ዝም ብሎ ያለ እቅድ በሚበዛበት ጊዜ የሚፈጠሩ ችግሮች ይኖራሉ ከእነዚህም ውስጥ ጊዜ መባከን ይኖራል። ሌላው ድካም ያው ሰው በባህሪው ረጅም ሰዓት ሲቀመጥ የመሰላቸት ሁኔታ ስለሚኖር ይሰላቻል። ሌላው የስራ ውጤትም ሊቀንስ ይችላል ማለት ነው። በአጠቃላይ ስብሰባ የሚያደርግ በሚደረግበት ጊዜ በጉዳይ አይነት እና በአስፈላጊነቱ ይወሰናል። አጭር እና ግልጽ ሰብሰባ ከረጅም እና ያልተዋዘበ ስብሰባ ይሻላል ማለት ነው። ሌላው ስብሰባ ጊዜ በጥራት ሲተዳደር ስራን እ ያቀላል በብዛት ግን ይዘገያል ስለዚህ አጭር ግልጽ እና ውጤታማ ስብሰባ ማድረግ

ትምህርት ቤት ለሰው መሰረታዊ የሚሆን ቦታ ነው በትምህርት ቤት ያገኘነው እውቀት ልምድና ስነ ምግባር ለወደፊት ህይወታችን ትልቅ ተጽዕኖ ያሳድራል። ከብዙ ትምህርቶች መካከል ግን ሰው በተለይ የሚወደው አንድ ወይም ሁለት ትምህርት ይኖራል። እኔ በትምህርት ቤት ውስጥ በጣም የምወደው ትምህርት አማርኛ ነው ለምን አማርኛ እንደምወድ ለማስረዳት እሞክራለሁ። አማርኛ ብቻ ትምህርት ሳይሆን ቋንቋ ነው ባህልን ማንነት ነው። የትምህርት ስለ ህይወት ስለ ሰው ስሜት እና ስለ ማህበረሰብ እ እድገት የሚያስረዳ ነው ማለት ነው። አማርኛ ስማር ሀሳቤን በግልጽ መናገር መጽሐፍ ተምሬያለሁ ማለት ነው። ሌላው በአማርኛ ትምህርት ውስጥ በተለይ የንባብ ክፍልን በጣም ያስደስተኛ ነበረ። ይሄ ማለት ያው ታሪክ ማንበብ ግጥሞችን መረዳት መጻፍ መልእክታቸውን መልእክታቸውንም መተንተን ስለምወድ ማለት ነው። ይህ ክፍል ሀሳብ ሀሳቤን ያሰፋ ነበር እና ፈጠራዊ አስተሳሰብን እንዲኖረኝ አግዞኛል ማለት ነው። አማርኛ በመማር መጽሐፍ መውደዴ ተጨማሪ ነው። እነዚህ ኢሴ ታሪክ ወይም አጭር ጽሁፍ መጽሐፍ እወድ ነበረ መጽሐፍ ሀሳቤን ለመግለጽ ነጻነት ይሰጠኝ ነበረ። የአማርኛ መምህራኖች የትምህርቱ አስደሳች በማድረግ ትልቅ ሚና ነበራቸው። በተረት በምሳሌ እና በውይይት ትምህርቱን ያቀርቡ ነበረ ይሄ እንዳለ ሰለችና ትምህርት እንደወድ አድርጎኛል ማለት ነው። አማርኛ ትምህርት ዛሬም በህይወቴ ውስጥ ትልቅ ሚና አለው። ለምሳሌ ግጽ መናገር እንድችል ጥሩ መጽሐፍ እና ሀሳቡን በትክክል መግለጽ እንድችል አድርጎኛል እነዚህ ችሎታዎቼ በትምህርት በስራና በማህበራዊ ህይወቴ ውስጥ እጅግ ጠቅሞኛል ማለት ነው። ከሌሎች ትምህርት ጋር ሲነጻጸር ሂሳብና ሳይንስ ሌሎች ትምህርቶች አስፈላጊ ቢሆኑም አማርኛ ግን ሰውነታዊና ስሜታዊ እውቀትን ይሰጣል። እኔ ትምህርት ሰውን ሰው እንዲሆን እያደረገ ነው። አማርኛ ትምህርት ሲሆን በክፍል ውስጥ ተሳትፎ እጅግ እወድ ነበረ በመምህር ጥያቄ ሲጠየቅ እጄን በቀላሉ አነሳ ነበር አሳዬን በነጻነት እገልጽ ነበረ ይህ በራስ መተማመን እንዲኖር አግዞኛል ማለት ነው። በአማርኛ የሚሰጡ የቤት ስራዎች ለኔ አድካሚ ሳይሆኑ አስደሳች ነበሩ። ታሪክ መጽሐፍ ግጥም መተንተን አስተያየት መስጠት ፈተና ሲቀርብ መስገም መማር አልነበረብኝም ምክንያቱም ትምህርቱ እወደው ነበረ ማለት ነው። አማርኛ ትምህርት የፈጠራ ችሎታዬን እጅግ አሳድጎልኛል። አጭር ታሪኮች ግጥሞች እና የሰዎችን መጽሐፍ ጀመርኩኝ አንዳንድ ጊዜ ጽሁፍ በክፍል ፊት ሲነበብ በጣም ደስ ይለኝ ነበረ። አማርኛ ተመርጥ በጓደኞቼ ጋር እንደወያይ ያግዘኝ ነበር ታሪኮችን እናነባለን ሀሳብ እናካፍላለን ነበረ ይሄ የጓደኝነት ግንኙነታችንን አጠናክሮናል ማለት ነው። በትምህርት ቤት በኋላም አማርኛ ያስተማረኝ ትምህርት በሰዎች ፊት መናገር እንድችል ደብዳቤ እና ኢሜሎችን ለመጽሐፍ አስተያየት በስነምግባር ለመግለጽ ብዙ አስተዋጽኦ አድርጎልኛል ማለት ነው። ለዛሬ ተማሪያችን የምሰጠው ምክር አለኝ የምትወደዱትን ትምህርት ፈልጎ መምህራንን አድንቆ በንባብና በመጽሐፍ ተግባራዊ መሆን አለበት ማለት ነው። በአጠቃላይ በትምህርት ቤት የምወደው ትምህርት አማርኛ መሆኑ ህይወቴን በብዙ መንገድ አስተካክሎልኛል የትምህርት እውቀትን ብቻ ሳይሆን ራሴን እንድገነዘብና ሌሎችን እንድረዳ አስችሎኛል ማለት ነው። ያው የበለጠ አማርኛ ትምህርትም እኔ የበለጠ እንድወደው ያደረገኝ ያው የአፍ መፍቻ ቋንቋዬ አማርኛ ስለሆነ ብዙ በደንብ አድርጌ እንድረዳና እንዳውቅ ረድቶኛል ማለት ነው። በትምህርት ቤት የምወደው ትምህርት አማርኛ ነበር ምክንያቱም ሀሳቤን እንድገልጽ ሌሎችን እንድረዳና ማንነቴን እንድለይ ረድቶኛል የትምህርት ዛሬም ከእኔ ጋር ይኖራል ማለት ነው።

የቤተሰብ ስብሰባ ማለት አንድ ቤተሰብ አባላት በአንድ ቦታ ተሰብስበው ጊዜ ማሳለፍ መወያየት መመገብ መግባባት እና ፍቅርን ማጠናከር ማለት ነው። ይህ ስብሰባ በመደበኛ ወይም በልዩነት ሁኔታ ሊሆን ይችላል። የኔ ቤተሰብ የሚሰበሰቡበት ጊዜ ያው በሳምንት ውስጥ በተለይ ብዙ ጊዜ ቅዳሜና እሁድ ነው የምንሰበሰበው። ይሄ ማለት ከሁለት ሰዓት እስከ አምስት ሰዓት ወይም ከዚያ በላይ ልንሰበሰብ እንችላለን ማለት ነው። በመገብ በመወያየት ቴሌቪዥን በመመልከት ወይም የተለያዩ ጉብኝቶችን በማድረግ እንሰበሰባለን ማለት ነው። በልዩ ከእነዚህ ውጪም ውስጥም ከእነዚህ ውስጥም ማለት ነው ያው አንዳንድ ጊዜ ከሳምንት ከቅዳሜና ውጪ ውጪ በልዩ ሁኔታ አጋጣሚ የምንሰበሰብባቸው ሁኔታዎች ሊኖሩ ይችላሉ። ከእነዚህ ውስጥ በተለይ በዓላት ሲሆን እነዚህ መስቀል ገና ፋሲካ የተለያዩ በዓላቶች ሲኖሩ በሰርግ በልደት በሀዘን እነዚህ ጊዜያት እንሰበሰባለን በልዩ አጋጣሚ ማለት ነው። ብዙ ጊዜ የምንሰበሰብበት አስፈላጊነቱ ፍቅርን መተማመን እንዲያጠነክርልን ችግሮችን በቀላል ለመፍታት ስለሚያመቸን። ልጆች ጥሩ ስነምግባር እንዲማሩ ያው ከቤተሰብ ቤተሰብ ተሰበስቦ በግልጽ ሲወያይ ሲነጋገር ሀሳቦችን በግልጽ ሲነጋገርና ሲዋይ ያው ልጆች ጥሩ ስነምግባርን ይማራሉ ማለት ነው። ሌላው ብቸኝነትን ለመቀነስ ወይ ይቀንስልናል ማለት ነው። ያው ለብቻ ከምንሆን ከቤተሰብ ጋር ሰብሰብ ብለን ስንወያይ ስናወራ ብዙ ነገሮችን በግል ስንጨዋወት ይኸው ብቸኝ ከብቸኝነት አብሮ መሆኑ ከቤተሰብ ጋር በጋራ መሆኑ ጥሩ ጠቀሜታ አለው። ማለት ሌላ የአእምሮ እረፍት ይሰጠናል ማለት ነው። ያው ሀሳብን በግልጽ መነጋገርና ማውራት ብዙ ጊዜ ከቤተሰብ ጋር ስንነጋገር አይምሮአችንና ሀሳባችን እረፍት ያገኛል ማለት ነው። ሌላው ዘመናዊ ህይወት የስብሰባ ጊዜ እንዴት ነካ ማለት የሚነካበት ምክንያት የመጀመሪያው ስራ ነው። ሌላው ትምህርት ነው ስልክና ማህበራዊ ሚዲያ ነው ያው ስራ ብዙ ጊዜ ሁሉም ሰው ያው ለመኖር ሲባል ስራ ግዴታ መስራት አለብን። ስራ ስንሰራ ደግሞ ያው አብዛኛው ጊዜ ስራ ላይ ስለምንኖር ጊዜ ላናገኝ እንችላለን። ስለዚህ ብዙ ጊዜ እንዳንገናኝ የሚያደርጉን ነገሮች የመጀመሪያው ስራ ነው። ሌላው ደግሞ ትምህርት ያው ትምህርት ወሳኝ ነው። የሰው ልጅ መቼም በህይወት እስካለ ድረስ መማር አስፈለጊና ግዴታ ስለሆነ ትምህርት ላይ ጊዜ እናሳልፋለን ያው ከትምህርት መልስ ሊደክመን ይችላል። ማጥናት አለ ያ ያ ሲሆኑን ከቤተሰብ ጋር መገናኘት አንችልም ደግሞ የበለጠ በአሁን ሰዓት በዚህ ጊዜ ስልክና ማህበራዊ ሚዲያ በተለይ ቤተሰብ ብዙ ሆኖ ቤተሰብ ቤት ውስጥ ቢኖርም እንኳን ለማውራት እና ለመነጋገር ጊዜ እያሳጣ ይገኛል ማለት ነው። ያው በተለይ ከእነዚህ ከሁለቱ ከስራና ትምህርት የበለጠ ማህበራዊ ሚዲያ የበለጠ ቤተሰብ እንዳይገናኝ እንዳይወያይ እንዳይነገር እንዳይነጋገር እያደረገ ነው ማለት ነው። ያው ማህበራዊ ሚዲያ ላይ ብዙ የሚለቀቁ ነገሮች አሉ። አስተማሪም ይሁን አስተማሪ ያልሆኑ ነገሮችን ብዙ ጊዜ ይለወጣ ይለቀቃሉ ያንን ደግሞ ሰው ብዙ ጊዜ ትኩረቱን ወደ ማህበራዊ ሚዲያ ስለሚያደርግ በዛ ምክንያት አንድ ላይ ቢሆንም ላንወያይ እንችላለን ማለት ነው። ቤተሰብ ምን ያህል ጊዜ እንዲሰበሰብ አንዴ የተወሰነ መመዘኛ የለም። አንዳንዴ ጊዜ ያው በየቀኑ የተለያዩ ችግሮች አጋጣሚዎች ሲኖሩ ልንሰበሰብ እንችላለን። ነገር ግን ያው በየሳምንቱ ቅዳሜና እሁድ ግን ያው ግድ ነው ሁሉም ቤተሰብ ከስራ ከትምህርት ከተለያዩ እረፍቶች የምንገናኝበት ጊዜ ስለሆነ ያ ጊዜ ብዙ ጊዜ የምንሰበሰብና በጋራ የምንገናኝበት የምንወያይበት ጊዜያችን ነው ማለት ነው። ከእነዚህ ውጪ ያለው ጊዜ ያው አጋጣሚ የተለያዩ ፕሮግራሞች ሲኖሩ ግን ከእነዚህ ከምንገናኝባቸው ከቅዳሜና ውጪ የተለያዩ ባላቶች ሲኖሩ ሰርግ ልደት ሀዘን እነዚህ እንደዚህ አይነት ነገሮች ሲኖሩ ተገናኝተን እንሰበሰባለን ማለት ነው።

አዎ በበጎ አድራጎት ማህበር ውስጥ ሰርቻለሁ መስራት ብቻ ሳይሆን አሁንም ላይ እየሰራሁበት እገኛለሁ ማለት ነው። ያው የበጎ አድራጎት ማህበር በአካባቢያችን በወጣቶች የተቋቋመ በጎ አድርጎት ማህበር አለ የበጎ አድርጎት ማህበር የሚሰጣቸው አገልግሎች አቅመ ደካማ ለሆኑ በተለይ የገንዘብ ችግር ላለባቸው ገንዘብ መርዳት። የአቅም የጉልበት ችግር ያለባቸው ደግሞ በጉልበታችን እናግዛለን። የታመሙ ካለ እንጠይቃለን። የተለያዩ ችግር ያለባቸው ሰዎችን እንረዳለን ማለት ነው። ያው እነዚህ የገለጽኳቸው እርዳታዎችን የምናደርጋቸው ያው በየሳምንቱ ከኪሳችን መቶ መቶ ብር እናዋጣለን። ይሄ መዋጫው ካለው ከማኅበር ውስጥ ካሉ በጓደኞች ማህበር ውስጥ ካሉ አባላት በየሳምንቱ መቶ መቶ ብር ይሰበሰባል። የሚሰበሰበው መቶ ብር ያው ይጠራቀማል። እንደዚሁም ደግሞ የተለያዩ በጎ አድራጎት ማድረግ የሚፈልጉ ሰዎች ጋር የተለያዩ በገንዘብም በቁስም በተለያዩ ድጋፍ መስጠት የሚችሉ ሰዎች ጋር የተለያዩ ድጋፎችን እናገኛለን። እነዚህ የተገኙ ድጋፎችን እንሰበስባለን ያው ገንዘብ ለሚፈልጉ ገንዘብ ለተቸገሩ አቅም ለሌላቸው ሰዎች ገንዘብ መረዳት ላለባቸው ገንዘቦችን እንሰጣለን እንረዳለን። ጉልበት ለሌላቸው ሰው ደግሞ እኛ ራሳችን በጉልበታችን ሄደን የማኅበሩ አባል ተሰብስቦ ሄዶ በጉልበታችን ሊደረግላቸው የሚፈልጉ ለአቅመ ደካማዎች ማድረግ የምንችለውን ሁሉ እናደርጋለን በጉልበታችን ማለት ነው። ለምሳሌ ልብሳቸው ልናጥብ እንችላለን በተለይ እድሜያቸው የገፋ አረጋውያኖች ይኖራሉ። ጧሪ የሌላቸው አቅማቸው የገፍ አድርገው ይችላሉ ለነሱ ልብሳቸውን እናጥባለን። ገላቸውን እናጸዳለን የተለያዩ ቤቶቻቸውን እንዲጸዱ እናደርጋለን። እንደዚሁም ቤቶቻቸው በጣም ሊፈርሱ የደረሱ ቤቶች ካሉ እነዚህ ቤቶችን አፍርሰን ባለን አቅም ከማህበረሰቡ ጋር በመነጋገር ማህበረሰቡ በሚያደርግልን ድጋፍ ራሳችንም ባለችን በአቅማችን እያደረግን እየተንቀሳቀስን ቤት ሊሠራላቸው የሚችሉ ሰዎች ካሉ ለእነሱ እንሰራለን። ማለት ነው እንደዚሁ የታመመ ሰዎችን እንጠይቃለን። ህክምና የሚያስፈልጋቸው ሰዎች ካሉ ህክምና ተከታትለው ህክምና እንዲወስዱ እናደርጋለን ማለት ነው። አቅራቢያችን ወደ አለ ህክምና ወስደን ህክምናቸውን በአግባቡ እንዲከታተሉ እናደርጋለን ማለት ነው። ያው ክትትል በደንብ የሚያስፈልጋቸውን ክትትልና ስናደርግላቸዋለን የተለየ ድጋፍ የሚያስፈልጋቸውን ባለን በአቅማችን መደገፍ የምንችለውን እንደግፋለን ማለት ነው። ያው ከእኛ አቅም በላይ የሆኑትን ግን እኛ መደገፍ የማንችላቸው ካሉ ደግሞ ያው አሁን ጊዜ ዘመኑ የተሻሻለ ቴክኖሎጂን ብዙ ተሻሻሉ ነገሮች ስላሉ በማህበራዊ ሚዲያ ላይ እየለቀቅን ሰዎች እንዲረዱ እንዲታገዙ እናደርጋለን ማለት ነው። ይሄ የበጎ አድራጎት ስራ መስራታችን ለእኛ በተለይ ትልቅ የአእምሮ እረፍት አለው። ያው በአቅማችን የምንችለውን ማድረጋችን ጠቅሞናል አልጎዳንም። ስለዚህ አዎ በአካባቢያችን ካሉ ወጣቶች ጋር ከማህበረሰቡም ጋር በጋራ መሆን የበጎ አድራጎት ስራዎችን እንሰራለን ማለት ነው። በተለይ እንደዚህ ህክምና ለህክምና ወጪ ብዙ ገንዘብ የሚጠየቁ ሰዎች ይኖራሉ። እነዚህ አይነት ሰዎች ያው በማህበራዊ ሚዲያ በመታገዝ የተለያዩ ገቢ ማሰባሰቢያዎችን እያደረግን እየሰበሰበን ህክምናቸውን እንዲያደርጉና ከበሽታቸው እንዲያገግሙ የሚያደርጉ ሁኔታዎችንም እናመቻቻለን ማለት ነው። ስለዚህ አዎ ያ ወጣቱም ቅን ስለሆነ ብዙ ስራዎችን በአግባቡ እየሰራን እንገኛለን። ስለዚህ አዎ የበጎ አድራጎት ስራዎችን ሰርቼም አውቃለሁ አሁንም ላይም እየሰራሁበት እገኛለሁ

ዳቦ በየቀኑ በህይወታችን ውስጥ ያለ በጣም አስፈላጊ ምግብ ነው በጧት ከሻይ ጋር በእራት እንደተጨማሩ ወይም እንደ ዋና ምግብ እጠቀማለሁ ማለት ነው። በኢትዮጵያና በአለም ዙሪያ የተለያዩ የዳቦነቶች አሉ። እነዚህ በጣም በቅርጽ በሽታና ባአዘገጃጀታቸው ይለያያሉ። ከእነዚህ መካከል የምወደው ዳቦ አይነት ደግሞ ምን እንደሆነ እገልጻለሁ። የምወደው ዳቦ አይነት ቀለል ያለ ነጭ ዳቦ ነው። እኔ በብዙ ጊዜ የምወደው ነጭ ዳቦ ነው። ይህ ዳቦ ቀላል የሆነ ጣዕም ለስላሳ ቅርጽና ቀላል ሽታ ስለሚኖረው በሁሉም ጊዜ ለመብላት ይመቸኛል። በተለይ በጧት ከሻይ ጋር ወይም ከቡና ጋር ሲበላ በጣም ልዩ ጣም ስላለው የነጭ ዱቄት ዳቦ እወዳለሁ ማለት ነው። ነጭ ዳቦ ለስላሳ ስለሆነ ለልጆች ለአረጋውያን ለማንኛውም ሰው ቀላል ለመብላት ይሆናል። ጥርሰን አይጎዳም በቀላሉ ይታኘካልም ለጥርስም አይጠነክርም ማለት ነው። ከሌሎች ምግብ ጋር መስማማቱ ሌላው ነው። ነጭ ላቦ ከቅቤ ከማር ከጃም ከእንቁላል ከወጥ ወይም ከሻይ ጋር በቀላሉ ይስማማኝ። ይሄ ባህሪ በየጊዜው የተለያየ ጣሞችን ለመሞከር ያግዛል ማለት ነው። ሌላው የምወደው የዳቦ አይነት ይሄ ብራውን የምንለው ዳቦ ነው ሙሉ እህል ዳቦ ጤናማ ነው። ፋይበር ብዙ ስለሚያካትት ለሆድ ጥሩ ነው ጣዕሙ ትንሽ ጠንካራ ቢሆንም ለጤና ሲባል በጣም እወደዋለሁ ማለት ነው። ሌላው የምወደው የዳቦ አይነት ደግሞ በአግሬ ዳቦ ይባላል። ይሄ ዳቦ ትንሽ ጠንካራ ቅርጽ አለው ግን በውስጡ ለስላሳ ነው። ከእንቁላል ከአተክልት ጋር በጣም ይመቸኛል። ዳቦ በባህላችን በኢትዮጵያ በተለይ በከተማ ህይወት ተለምዶ ምግብ ነው። እንጀራ ቢሆንም ዋና ምግባችን ዳቦው ደግሞ በጧትና በራት ተጨማሪ ምግብ ሆኖ እንጠቀመዋለን ማለት ነው። በብዙ ቤቶች እንግዳ ሲመጣ ዳቦና ሻይ ማቅረብ የክብር ምልክት ነው ማለት ነው። ዳቦ ለጤናችን ያለውን ጠቀሜታ ስናይ ሀይል ይሰጣል ነገር ግን መጠን አለው። ብዙ መብላት ክብደት ሊጨምር ይችላል ስለዚህ እኔ በመጠን መብላት እመርጣለሁ። አንዳንድ ጊዜ ሙሉ እህሉን ዳቦ የምመርጥበት ጊዜ አለ ማለት ነው። በአጠቃላይ የምወደው ዳቦ ናጭ ዳቦ ቢሆንም ሌሎች የዳቦ አይነቶችን እወዳለሁ። ዳቦ ቀላል ተመጣጣኝና በብዙ ምግቦች ጋር የሚስማማ ምግብ ነው። ከሁሉም በላይ ግን የምንመርጠው ዳቦ ከጤናችን እና ከልማዳችን ጋር መስማማት አለበት ማለት ነው። ስለዚህ ለጤና ጠቃሚም አለ ግን ነገር ግን ዳቦ በብዛት የምንጠቀም ከሆነ አንዳንድ ጊዜ ያው የተለያዩ ጥናቶች የጤና ችግር እንደሚያመጣ ይገልጻሉ። በተለይ የነጭ ዱቄት ዳቦ ብዙ ጊዜ ጤና ችግር እንደሚያመጣ ይገልጻሉ። ይህም ያሉበት ምክንያት ያው ነጭ ሉቄት ብዙ ጊዜ በውስጡ ብዙ ስኳር ስለያዘ ብዙ በምንጠቀምበት ጊዜ የስኳር በሽታን ያመጣል የሚል እሳቤ አለ። ያው ብዙ ጊዜ በማህበራዊ ሚዲያ በተለያዩ መገናኛ ብዙሃኖች ሲነገሩ እንደዚሁም ከጤና ባለሙያዎች ገረጻ ይሰጣቸው ብዙ ጊዜ እንሰማለን ማለት ነው። ስለዚህ አዎ ኦቨር ከበዛም የበለጠ ከበዛ የስኳር በሽታን ሊያመጣ ይችላል ማለት ነው። መጠኑ ግን እንደየአስፈላጊነቱ መጠቀም ግን ለሰውነትም ለጤና ጠቃሚ ነው ብዬ ነው የማስበው

ከዚህ በፊት የምሰራበት የስራ ቦታ ብዙም አይርቅም ያው ከቤቴ ወጥቼ ወደ ስራ ቦታየ ነበረ ምገባው ማለት ነው ያን ጊዜ ብዙ ርቀት የለውም ነበር። ነገር ግን አሁን የስራ ቦታዬ ስለተለቀ ስለተቀየረ ከስራ ወደ ከቤቴ ወደ ስራዬ ያለው ርቀት በአማካኝ እስከ ከአምስት እስከ አስር ኪሎ ሜትር ነው። የርቀት ከአካባቢ ወደ አካባቢ ሊለያይ ይችላል ነገር ግን ለእለታዊ መጓጓዣ ተመጣጣኝ ነው ማለት ነው። የርቀት መጣኑ ብቻ ሳይሆን የሚወስደው ጊዜ ደግሞ አስፈላጊ ነው ለምሳሌ በመኪና ከሆነ ከ ሃያ እስከ ሰላሳ ደቂቃ ሊፈጅብኝ ይችላል። በህዝብ መጓጓዣ ደግሞ ከሆነ ከሰላሳ እስከ አርባ አምስት ደቂቃ ይፈጅብኛል። በእግር ግን ልሂድ ብዬ ከሞከርኩት አንድ ሰዓት ያህል ሊፈጅብኝ ይችላል ይሄ ጊዜ በትራፊክ በአየር ሁኔታ እና በመንገድ ሁኔታ መሰረት ሊጨምር ወይ ሊቀንስም ይችላል ማለት ነው። ይህ ማለት ያው ትራፊክ በተለይ የመንገድ የመንገድ ትራፊኩ ነፃ ከሆነ የሚጓጓዙበት ጊዜ በጣም ሊቀንስ ይችላል። ያው ደግሞ ነፃ ካልሆነ ደግሞ ትራፊኩ ከሰላሳ እስከ አርባ አምስት ከአርባ አምስት በላይም ሊፈጅ ይችላል ማለት ነው። የምደርስበት ከቤቴ ወደ ስራዬ ማለት ነው እኔ ብዙ ጊዜ የምጠቀመው መጓጓዣ ህዝብ መጓጓዣ ነው ይሄ ወጭን ይቀንሳል። ነገር ግን ጊዜ አንዳንድ ጊዜ ይወስዳል አንዳንድ ቀን እና ግን መኪና እጠቀማለሁ በተለይ ስራ አስቸኳይ ሲሆንብኝ ፈጣን እና አማራጭ ሊሆኑ የሚችሉ መኪናዎችን ልትጠቀም እችላለሁ ማለት ነው። የ ከ ከቤቴ ወደ ስራዬ ቦታ ያለው ርቀት ጥቅሞቹ ከቤት ወደስራ ለመጓጓዝ አንዳንዴ ጥቅሞች አሉት። ከእነዚህ ጥቅሞች ውስጥ አንደኛው አይምሮህን ለስራ አዘጋጃለሁ ከቤቴ ተነሽ ተነስቼ እስከ ስራ እስክደርስ ቢያንስ ከሃያ እስከ አርባ አምስት ደቂቃ ሊፈጅ ስለሚችል ብዙ ነገሮችን በአእምሮዬ ስለ ስራዎች ራሴን አዘጋጃለሁ ማለት ነው። በመንገድ ላይ መንቀሳቀስ አካልን ማንቀሳቀስ ያበረታታል ማለት ነው በመንገድ ላይ በምንቀሳቀስበት ጊዜ ብዙ ነገሮችን እያየሁ ብዙ ነገሮችን እየጎበኙ ብዙ ነገሮችን እየተረዳሁ ነው የሚሄደው ስለዚህ ይሄ ጥቅም አለው ማለት ነው። በመንገድ ላይ ማሰብና መደምደም ያ ማለት ለምሰራው ስራ እቅድ ያላወጣሁት እቅድ ውሳኔ ለመስጠትም አልቸገርም ማለት ነው። የስራ ቦታዬ ከቤቴ መራቁ ደግሞ ሌላ ችግር አለው ከእነዚህ ችግሮች መካከል አንደኛ ጊዜ ይባከንብኛል እንደገና የአካል ድካም አለ። እንደገና ተጨማሪ የመጓጓዣ ወጪ ይኖርብኛል። በትራፊክ የሚፈጠር ጭንቅንቅ ጊዜ ያው ብዙ ነገር ሊበላሽብኝ ይችላል ማለት ነው። ርቀቱን ለመቆጣጠር የምወስዳቸው እርምጃዎች ርቀቱ ችግር እንደይሆን እነዚህን ነገሮችን እጠብቃለሁ። ቀደም ብዬ ከቤት መውጣት አለብኝ ስለዚህ ቀደም ብዬ ከቤቴ እወጣለሁ ሌላው መንገድ ላይ ሙዚቃ ወይም ሬድዮ እሰማለሁ ማለት ነው። ይሄንን ሙዚቃ ወይም ሬድዮ የምሰማበት ሰዓት ያው አይምሮዬ እንዳይጨናነቅ የተለያዩ ነገሮችን እያየሁ እንዳይረበሽ ስለሚረዳኝ በሰላም ወደ ስራዬ ቦታ ለመድረስ ይረዳኛል ማለት ነው። የትራፊክ ሰዓትን ይቆጥብልኛል ማለት ነው። ቤትና ስራ ቅርብ ከሆነ ያለው ጥቅሙ ቢሆንልኝ ቤቴ ከስራዬ ጋር ቅርብ ቢሆንልኝ የብዙ ጥቅሞች አሉት። ከእነዚህ ጥቅሞች ውስጥ ጊዜን እቆጥባለሁ አካሌም አይምሮዬም ያርፋል ምንም ድጋም ጭንቀትም አይኖርብኝም ማለት ነው። ከቤተሰብ ጋር የሚያሳልፈው ጊዜ ይጨምርልኛል ማለት ነው። ያው ከቤቴ ከስራ ወደ ቤት ከቤቴ ወደ ስራ የምመላለስበት ጊዜ በስነ ስርዓቱ በአግባቡ ጊዜዬን ለመጠቀም እችላለሁ ማለት ነው። በአጠቃላይ ከቤት ወደ ስራዬ ያለው ርቀት ተመጣጣኝ ነው ምንም እንኳን ጊዜና ጉልበት ብወስድም በየትኛውም አደረጃጀት ሊቆጣጠር ይችላል ቤትና ስራ መካከል ያለው ርቀት በህይወት ጥራታችን ላይ ትልቅ ሚና ስለሚኖረው በጥንቃቄ መምረጥ ይገባል።

አዎ በሰአት የምደርስ ሰው ነኝ። ያው በሰአት የምደርስባቸው ስራም ሊሆን ይችላል፤ የተለያዩ ቀጠሮዎች ሊኖሩኝ ይችላሉ እነዚህ ቦታዎች ላይ ባልኩት ሰዓት ለመድረስ ብዙ ጊዜ እሞክራለሁ። ይህም ያው አንዳንድ ጊዜ ያለው ትራንስፖርት እና ትራፊክ መንገድ ያው ዝግ ሊሆን ይችላል ከዛ አኳያ አንፃር ምናልባት መንገድ ካልተዘጋጋብኝ በስተቀር በሰአት ማንኛውም ቦታ እደርሳለሁ። ምክንያቱም በእኔ ምክንያት የትኛውም ሰው ቀጥሬው እንዲጉላላብኝ ስለማልፈልግ ማለት ነው በሰአት የምደርስ አይነት ሰው ነኝ። እንደውም ከተቻለ ቀድሜ ሁሉ ምደርስ ሰው ነኝ። ይሄ ማለት ደግሞ ከዛ ከማገኘው ሰው ጋር ጥሩ ግንኙነት እንዲኖረኝ ሰዓት ማክበሬ ያንን ሰውዬ ማክበሬን እንዲገልጽልኝ ስለምፈልግ በማንኛውም ሰዓት ቶሎ እደርሳለሁ ወይም ቀድሜ ነው የምደርሰው። ይህንን ቀድሜ ወይም ቶሎ ለመድረስ የማደርገው ያው ያለሁበት ቦታ የሚሄድበት ቦታ ትንሽ ራቅ ሊል ይችላል፤ ስራም ሊሆን ይችላል፤ ሰውንም ለማጋት ሊሄዱ ይችላሉ ግን የሚሄድበት ቦታ ወሳኝነት አለው ቅርብ ከሆነ ያው ቶሎ ብነሳ ወዲያውም መድረስ ስለሚችል ብዙም ያን ያህል አልጫነቅም። ነገር ግን የሚሄድበት ቦታ እሩቅ ከሆነ ከተቀጣጠርኩበት ሰዓት አንድ ሰዓት ያህል ቀድሜ ተነስቼ ያው መንገድ ትራፊክ እንዳልቸገር ምንም እንዳልል ቀድሜ ተነስቼ ያልኩበት ቦታ ለመድረስ ሞክራለው ማለት ነው። ምክንያቱም እኔ የማገኘው ሰው ይሁን፥ የስራ ደንበኛም ሊሆን ይችላል፥ ጓደኛም፥ ቤተሰብም ሊሆን ይችላል በእኔ ምክንያት ተጉላልተው የትም ቦታ እንዲጠብቁኝ አልፈልግም ሁሌም ሲያገኙኝ በኔ ደስተኛ እንደሆኑ ስለምፈልግ ማለት ነው። ያው ብዙ ጊዜ ቀጠሮዬንና ሰአቴን የማከብር ሰው ነኝ ማለት ነው። ስለዚህ አዎ በሰአት የትኛውም ቦታ ላይ መድረስ የምችል ሰው ነኝ፤ መድረስ እችላለሁ እደርሳለሁም።

አዎ ጊዜዬን በደንብ ነው። የማስተዳድረው ተግባሮቼም በቅድሚያ እመድባለሁ ማለትም እቅድ አወጣለሁ። አስፈላጊውን ካላስፈላጊው እለያለሁ እና ጊዜዬን ሊያበላሹ ወይም ጊዜዬን ሊያባክኑ ከሚችሉኝ ነገር እቆጠባለሁ ማለት ነው። በእቅድ ነው ብዙ ጊዜ ስራዎችን የምታገብረው ማለት ነው። የመጀመሪያው ስራዬ ጠዋት ከእንቅልፌ እንደተነሳው እቅድ አወጣለሁ ቀኔን ከመጀመሬ በፊት እቅዴን በደንብ አድርጌ ዘርዝሬ አዘጋጃለሁ ማለት ነው። የእቅድ ማዘጋጀቴ በቀን ውስጥ በምን አይነት ሰአቴን እንዴት አድርጌ በአግባቡ መጠቀም እንዳለብኝ ይረዳኛል ማለት ነው። ከዚያ ምን ምን ነገሮች መስራት እንዳለብኝ ዝርዝር እጽፋለሁ ማለት ነው። ከዚያ ይሄ ዝርዝሬን አቅጄ መጻፌ ያው ግራ ከመጋባት እንዲቀንስልኝ ያደርጋል ማለት ነው። ከዚያ እቅዴን ከወጣሁ በኋላ አስፈላጊና አስቸኳይ ስራዎችን በመጀመሪያ መተግበር ያለባቸውን ቀድሜ እተገብራለሁ ማለት ነው። ከዚያ በኋላ አላስፈለግም የሆኑ ነገሮችን ያው እንደ እቅድ ብያዙ መተግበር ስላለባቸው በቅደም ተከተል ይተገበራሉ ማለት ነው። ሁሉም አንድ ጊዜ ማድረግ ስለማይቻል ያው ባወጣሁት በእቅድ እና በሰአቴ መሰረት ጊዜዬን በአግባቡ እያስተዳደርኩ ስራዬን እከውናለሁ ማለት ነው። ለእያንዳንዱ ስራ የተወሰነ ጊዜ አስቀምጣለሁ ለምሳሌ አንድ ሰዓት ላይ ምናልባት ስብሰባ ካለኝ ስብሰባ ለሰበሰብ እችላለሁ። ሁለት ሰዓት ላይ ደግሞ ሌላ አንዳንድ የምጨርሳቸው ወይ ደንበኞቼንም የማገ ካሉ እነሱን አግኛለሁ ማለት ነው። ይሄ ስራ እንዳይራዘምብኝ ይረዳኛል ማለት ነው። ብዙ ሰዓት ስልክ መጠቀም ያው ጊዜን ሊያባክንብኝ ይችላል። ጊዜን ከሚያባክኑ ነገሮች የመጀመሪያ ብዙ ሰዓት ስልክ መጠቀም እና ያው ያለአግባብ ያለእቅር መንቀሳቀስ ነው በተለይ ያው ማህበራዊ ሚዲያ በአሁን ሰዓት መጠቀም ከጀመርኩ ማቆም ስለሚቸገረኝ ያው ስልኬን በአግባቡ እጠቀማለሁ። ምክንያቱም ጊዜን ያለአግባብ እንዳያባክንብኝ ማለት ነው። ከሉ ከእቅዶቼ ውስጥ ያው አንደኛው ለራሴ እረፍት የምሰጥበት ጊዜ ነው ያ እረፍት የምሰጥበት ጊዜ ስራዎቼን በአግባቡ ካከናወንኩ በኋላ ሰው እስከሆንኩት ድረስ ያው ከስራ በኋላ የግድ እረፍት ያስፈልገኛል ስለዚህ ለራሴም የእረፍት ጊዜ ከእቅዴ ውስጥ ዋናው የእረፍት ጊዜዬ ይሆናል ማለት ነው። ያ ያው ጠዋት ስራ ሁለት ሰዓት ቢሮ ከገባሁ ያው አራት ሰዓት ላይ እረፍት እወጣለሁ ለሰላሳ ደቂቃ እረፍት አደርጋለሁ ማለት ነው። ከአምስት ያው ከአምስት እስከ ሰላሳ ደቂቃ ብዙ ጊዜ ሰላሳ ደቂቃ ነው እረፍት የማደርገው ማለት ነው። ልክ ስራ እንደ እንደምሰራ ሁሉ ለራሴም ለአእምሮዬም ለሰውነቴም እረፍት ስለሚያስፈልገኝ እረፍቴን በአግባቡ ተጠቅሜ ወደ ስራዬ እገባለሁ ማለት ነው። ከዚያ በመቀጠል ያው ቀን ሙሉ ስሰራ የዋልኩትን ስራዎች በሙሉ እገመግማለሁ። ምን በእቅዴ ውስጥ ከወጣ እቅድ ውስጥ የትኛው እቅድ ተተግብሯል? የትኛው እቅድ አልተተገበረም? የሚለውን በደንብ አድርጌ ከገመገምኩ በኋላ የተተገበሩት ያው የተሰሩት ለቀጣይ እንዲሰሩ በዚያው ይቀጥላል። ነገር ግን ያልተተገበሩ ያልተሰሩ ካሉ ደግሞ ለቀጣይ ቀን መስራት እንዳለባቸው ያንን በደንብ አድርጌ ከገመገምኩ በኋላ ወደሚቀጥለው ቤት ውስጥ መስራት ወዳለብኝ ስራዎች እሰራለሁ። የተለያዩ ምግቦችን ላበስል እችላለሁ። እንደዚሁ ፊልሞችን ላይ እችላለሁ መጽሐፍ አንባለው እነዚህ እነዚህ ከስራ መልስ ማታ የምከውናቸው ነገሮች ስላሉ ስለሆኑ ያው እነዚህ የማይቀሩ ናቸው ማለት ነው። ያው ጊዜም አስተዳደር ብዙ ጥቅም አለው እኔ ጊዜን ሳስተዳደር ብዙ ነገር እጠቀማለሁ። ከዚህ መዋል ጭንቀቴ ይቀንስልኛል ስራው በጊዜ ይጠናቀቅልኛል። በራሴ መተማመን እንዲኖረኝ እና መተማመኔም በራሴ እንዲጨምር ያደርግልኛል። በአጠቃላይ ህይወቴ ይስተካከልልኛል ማለት ነው። ስለዚህ አዎ የራሴን ጊዜ በአግባቡ አስተዳድራለሁ ማለት ነው።

አዎ ገንፎ እወዳለሁ። ያው ገንፎ ብዙ ጊዜ እበላለሁ በእኛ በኢትዮጵያዉያን ዘንድ ደግሞ ገንፎ ብዙ ጊዜ ይሰራል ማለት ነው። ባህላዊ ምግብ መካከል በጣም የተወደደ ሲሆን በተለይ ጠዋት የሚበላ ሀይል የሚሰጥ ምግብ ነው ከዱቄት እና ብዙ ጊዜ ከሙቅ ውሃ ይዘጋጃል ማለት ነው። እንደዚሁም ከሙቅ ውሃ ብቻ ሳይሆን የተለያዩ ከወተትም ይዘጋጃል ከዱቄት ከወተትም ሊዘጋጅ ይችላል በብዙ አይነት መንገድ ሊዘጋጅ ይችላል ማለት ነው። ይህ ደግሞ በጣም ጣፋጭ ነው ማለት ነው። የገንፉ አይነቶች ብዙ አይነት የገንፉ አይነቶች አሉ። የጤፍ ገንፎ አለ። የስንዴ ገንፎ የበቆሎ ገንፎ አለ የገብስ ገንፎ አለ። ያጃ እንደዚሁ ገንፎ አለ እንደዚሁም ደግሞ የቡላ ገንፎ አለ። በጣም ብዙ አይነት የገንፎ አይነቶች አሉ የጤፍ ገንፎ በጣም ጤናና ጤናማና ሀይል የሚሰጥ ነው። የስንዴ ገንፎ ደግሞ ቀላልና ፈጣን የሚባል ገንፎ ነው። የበቆሎ ገንፎ በገጠር አካባቢ በጣም የተለመደ እና በጣም ተወዳጅ ገንፎ ነው ማለት ነው። የገብስ ገንፎ ደግሞ በተለይ ለሆድ ጠቃሚ ነው እንደዚሁም የአጃ ገንፎ። በተለይ አራስ ለሆኑ እናቶች ለወላድ እናቶች ህፃን ልጅ ለወለዱ እናቶች በጣም ጠቃሚና የሚመከር የገንፎ አይነት ነው ማለት ነው። ቡላም በተለይ ለሰውነት በጣም ቆንጆ ስለሆነ ለሰውነት ጥንካሬ በጣም ይጠቅማል ማለት ነው። ስለዚህ በተለይ ቡላ ደግሞ ከወተት ጋር ተደርጎ ሲሰራ ሲገነፋ በጣም ቆንጆ ነው ማለት ነው። ያው ገንፎ ስጠቀም ያው ስበላ የምጠቀማቸው የተለያዩ አይነት የቅመም አይነቶች አሉ ማባያዎች ያው ገንፎ ከተለያዩ አይነት ቅመሞች ጋር ነው የሚበላው ከእነዚህ ውስጥ የመጀመሪያው ያው በቅቤ ይበላል። ቅቤ ላይ ቅቤና በርበሬ ተደርጎ ይበላል። እንደዚሁም ሚጥሚጣም ተደርጎ ይበላል። እንደዚሁም አንዳንድ ጊዜ ሽንኩርት ወይም ቅመም እና ዘይት ተደርጎም ይሰራል። ሌላ ጊዜ በእርጎም ተደርጎ ይበላል ማለት ነው። ገንፎ በተለያየ አይነት ማባዮች ነው ገንፎ የሚበላው እኔ በጣም የምወደው ግን ብዙ ጊዜ የምመገበውና የምጠቀመው በ በቅቤ እና በበርበሬ ተደረጎ የሚዘጋጀውን ገንፎ ብዙ ጊዜ የምበላውና የምወደው ማለት ነው። እንዴት ይበላል ከተባለ ያው ገንፎ የሚበላው አንደኛ በእጅ ይበላል። ያው በደንብ አድርጎ ሰሃን ላይ በደንብ ከተድበለበለ በኋላ ማሀሉ ላይ ይከፈትና ማሀሉ ላይ ማባያው ይደረግበታል ለምሳሌ እኔ አሁን የምበላው የምወደው ቅቤ ስለሆነ ቅቤና በርበሬ ተደረጎ አንድ ላይ መሃል ላይ በዛ በተከፈተው ቀዳዳ ላይ ይደረጋል ከዚህ ጥግጥግ ያለውን በእጅ እያነሳን ከቅቤውና ከ ከበርበሬው ከማባየው እየቀላቀለን እየለወስን እንበላለን ማለት ነው። እንዲሁም በቅቤ በበርበሬ በደንብ አድርጎ ይታሽና አንድ ላይ ይበላል ማለት ነው። ሌላው ከወተት ጋር በደንብ ተደርጎ ይበላል ማለት ነው። የገንፎ ጥቅሞች ብዙ አይነት የገንፎ ጥቅሞች አሉት የመጀመሪያው ጥቅም ሀይል ይሰጠናል። ሌላው ረጅም ጊዜ ረሃብን ይከላከልልናል። ሆዳችን እንዲለሰልስ ያደርግልናል በተለይ ለህፃናት ለአርሶ አደሮች ለሰራተኞች እና እንዲሁም ለወላድ እናቶች በደንብ ተስማሚ ነው ማለት ነው ያጠናክራቸዋል ማለት ነው። ገንፎ ብዙ ጊዜ ያው እኛ የምንበላው አብዛኛውን ጊዜ አንደኛው ጠዋት ነው በብዛት የምንበላው እንደገና ከከባድ ስራ በፊትም ይበላል። እንደዚሁም ደግሞ የአየር ንብረቱ በጣም ቀዝቃዛ በሆነበት ጊዜ ብዙ ጊዜ ገንፎ እበላ እበላለሁ ማለት ነው። ይህም የምበላበት ያው አየር በጣም ቀዝቃዛ በሆነ ጊዜ ትኩሱን ተሰርቶ ሲበላ ያው ቅዝቃዜን ይከላከልናል ያው ትኩሱ በትኩሱ ተሰርቶ ሲበላ በጣም ቆንጆና የሚጣፍጥ ነው ማለት ነው። አዎ እኔ ብዙ ጊዜ ገንፎ እበላለሁ።

እኔ የስነ ጥበብ ወዳጅ እንኳን አይደለሁም ነገር ግን ስነ ጥበብ የሰው አሰብና ስሜት በውበት የሚገልጽ ማሳያ ነው ማለት ነው። ሰው ሀሳባቸውን እንዲናገሩ ይረዳቸዋል ባህልና ታሪካቸውንም በዚሁ አጋጣሚ እንዲያስተዋውቁ ያደርጋቸዋል ማለት ነው። የስነ ጥበብ አይነቶች ብዙ የስነ ጥበብ አይነቶች አሉ የመጀመሪያው ስዕል ነው። እ የስዕል አይነት ቅርጽ ምስል እንደ ስዕል ቀለም ወይም ፎቶግራፍ የመሳሰሉት ናቸው። ባለሙያዎች ስዕል ለመስራት ሀሳብና ስሜትን ይገልጻሉ ማለት በመስራት ማለት ነው። ሌላው ሙዚቃ ነው ሙዚቃ አንዱ የስነ ጥበብ አይነት ነው። እ እ ከድምጽና ከክር በስተቀር ሀሳብን እንዲሰማ ይ ይ ያደርጋል ማለት ነው። የተለያዩ ዘይቤዎች ባህላዊ ዜማ እ ክርስቲያናዊ ክርስቲያናዊ ዜማ ዘመናዊ ዜማዎችን ይሰራል ማለት ነው። ሌላው የስነ ጥበብ አይነቶች ውስጥ አንዱ ዳንስ ነው ዳንስ ያው እንቅስቃሴ ሲሆን በሰው ስሜት በሰውነታችን እንቅስቃሴ ስሜታችንን ልናሳይ እንችላለን ማለት ነው። ከእነዚህ ውስጥ ባህላዊ ዳንሶች እና ዘመናዊ ዳንሶች አሉ ማለት ነው። ሌላው የስነ ጥበብ እ አይነት ግጥምና ስነ ጽሁፍ ነው። ቃላትን በመጠቀም ስሜትና ሀሳቡ መግለጽ ታሪክን ህይወትን አስተያየትን ሊያሳይ ይችላል ማለት ነው። ሌላው የሰነጠበው አይነት ተውኔት ነው። ወይም የትዝታ ስነጥበብ ይባላል ይሄ በፊልም በቲያትር በተውኔት እና እንቅስቃሴ እና ቃላትን በመጠቀም ትኩረት ይፈልጋል ማለት ነው። ይሄንን ሀሳብ ሀሳብን በትኩረት እ በፊልምና በቲያትርና በተውኔት አማካኝነት ይገለጻል ማለት ነው። እ ስነ ልቦናና አርክቴክቸርም አለ የስነ ጥበባ አንዱ የስነጥበብ አይነት ነው። እ ህንፃና ማዕከላዊ ንብረት ወይም ውበትን ያያይዛል ባህላዊ ስነ ጥበብን የተሞላ የተለያዩ የህንፃ ስራዎችን የሚያካትት የስነ ጥበብ አይነት ማለት ነው። ሌላው የስነ ጥበብ አይነት ፊልም እና ቪዲዮ ነው ማለት ነው። ሀሳብና ስሜትን በማበብ ይገለጻል ታሪክና ህይወትን በይታ ይናገራል ማለት ነው። ስለዚህ አብዛኞችን ስሜቱን በማየትና በይታ ነው ህይወትን የሚገልጸው ማለት ነው። እ የስነ ጥበብ ብዙ አይነት ጥቅሞች ያሉት ከእነዚህ ጥቅሞች ውስጥ መካከል የመጀመሪያው ሀሳብ ማሳየት ነው የሀሳብ ማለት በውስጣችን ያለው በአእምሮአችን በል ይባችን ያለውን ሀሳብ በተለያዩ የስነ ጥበብ አይነቶች ማሳየት ማለት ነው። ሌላው ደግሞ ስሜት ነው። ያው ስሜት ብዙ ጊዜ ከውስጥ የሚመነጭ ነገር ነው ያንን ስሜታችንን በተለያዩ የስነ ጥበብ አይነቶች መግለጥ ማሳየት ማለት ነው። ሌላው ባህልን ማሳየት ነው። ያው እንደየ ሁሉም እንደ በአለማችን ዙሪያ እንደየሀገሩ የራሱ የሆነ ባህል አለን። ያለንን ባህላችንን ለምሳሌ ኢትዮጵያ የተለያዩ ባህሎች አሏት። እነዛ ባህሎችን በተለያዩ መንገድ ማሳየት በህንፃ በመገንባት ሊሆን ይችላል በፊልም ሊሆን ይችላል በግጥም ሊሆን ይችላል በተለያዩ የስነ ጥበብ አይነቶች ማሳየት ማለት ነው። ህይወትና ህይወትን ማስተማርና መለያየት እንደዚሁም ሰዎች እንዲያነሳና ማወቅና መረዳት ናቸው። እንዲሁም ስነጥበባት በጣም ችሎታና ፍላጎትን ያበረታታል ማለት ነው። ስለዚህ ስነ ጥበብ እኔ ብዙ ፍላጎት ባይኖረኝም ነገር ግን ያው አጠር ባለ መንገድ ስለ ስለጥ ስነ ጥበብ ምይነት የስነ ጥበብ አይነቶች እንዳሉ ያው ለመግለጽ ሞክሬያለሁ ማለት ነው።

አዎ የይለፍ ቃሌን በደንብ አድርጌ ነው የምጠብቀው። ምክንያቱም የይለፍ ቃል ለብዙ ነገር ነው የምጠቀመው ከእነዚህ ከምጠቀምባቸው ነገሮች በተለይ ስልኬ የተለያዩ የይለፍ ቃሎች ይኖሩታል እንደዚሁም ላፕቶፕ ወይም ፒሲዬ እና እነዚህ ኮምፒውተሮች አሉ የኮምፒውተሮች የስራ ቦታ ላይ ኮምፒውተሩ ላቸው ላይ የለፍ ቃላቶችን እጠቀማለሁ ማለት ነው። ያው የይለፍ ቃላት ስጠቀም አንዱ ዋናው ጠቀሜታው ዶክመንቶቼን ፋይሎቼን እኔ የምጠቀምባቸውን ማንኛውንም ፋይሎች ዶክመንቶች ሌላ ሁለተኛ ወይም ሶስተኛ ወገን መጥቶ እንዲያዩ ስለማልፈልግ ከእኔ ፍቃድ ውጪ ዶክመንቶቼን ማንም ሰው እንዳይብኝ እና እንዲከታተልብኝ ስለማልፈልግ ይሄ ለፍቃዶቼን በአግባቡ እጠብቃለሁ ማለት ነው። ይሄ የምጠብቅበት ምክንያት ያው በብዙ ስራ አጋጣሚ ሚስጥራዊ ስራዎች ልሰራ የምሰራቸው ስራዎች ብዙ አይነት ስራዎች አሉ። እነዚህ ሚስጥራዊ ስራዎች ደግሞ በአግባቡ በስነ ስርዓት ተጠብቀው መሰራት ካልቻሉ ብዙ ችግሮችን ሊያመጡ ይችላሉ። በስራም ይሁን በግል ህይወቴ ላይ ብዙ ችግሮችን ሊያመጡ ስለሚችሉ የይለፍ ቃሎቼን እጠብቃለሁ። ያው የይለፍ ቃሎቼ ብዙ ጊዜ ስልኬ ላይ ብቻ ሳይሆን ውስጥ ላይ የምጠቀማቸው የተለያዩ መተግበሪያዎች አሉ። እነዛ መተግበሪያችን ላይ እጠቀማለሁ ከእነዚህም የምጠቀማቸው መተግበሪያዎች ውስጥ ለምሳሌ ዋትሳፔን ቴሌግራም ላይ ምንድነው? ሚሴጅ እንደዚሁም የፎቶ ጋላሪዎቼን በይለፍ ቃል ነው የምቆልፋቸው ማለት ነው። ምክንያቱም ይሄ የግል የምጠቀምበት የግል እንትን የግል መተግበሪያዎቼ ስለሆኑ የግል መጠቀሚያዎቼ ስለሆኑ ማንም ሰው በዘፈቀደ ገብቶ እንዲያይብኝ ማንም ሰው እንዲበረብርብኝ ስለማልፈልግ ማለት ነው። ያው የግል ነገር የራስ ነገር የራስ ነው የጋራ ሲሆን በጋራ ነው የምንጠቀም ስለዚህ ማንም ሰው የግል የሆነ የኔ የሆነ ነገር ማንም ሰው በዘፈቀደ እንደፈለገ እያነሳም እየከፈተም እንደፈለገ እንዲጠቀምብኝ ስለማልፈልግ ማለት ነው። ያው ብዙ ጊዜ የይለፍ ቃል መጠቀም ብዙ ነገር ይጠቅማል። በተለይ አሁን የባንክ አካውንት የተለያዩ ዲጂታል ባንክ አካውንቶች አሉ እነዚህ አካውንቶች አሁን በይለፍ ቃል ነው የሚቆለፉት ያ እነዚህ መቆለፋቸው ራሴን ከተለያዩ አደጋዎች እከለከላለሁ ማለት ነው። ምክንያቱም አጋጣሚ ስልኬ እንኳን ቢጠፋ ያው ስልክም ባይጠፋ ብዙ ሰው አሁን ጥሩም ብዙም ጥሩ ሰው እንዳለ እንደዚሁም ደግሞ መጥፎ ሰው ስለማይጠፋ ያው ራሴን የራሴን ምጠቀምበትን ማንኛውንም ነገር ለመከላከል ስለሚያመቸኝ የይላፍ ቃልን በአግባቡ ነው የምጠቀመው ማለት ነው። ይሄ ደግሞ መጠቀሜ የራሴን ደህንነት በአግባቡ እንድጠብቅ እየረዳኝ ነው ማለት ነው። ስለዚህ አዎ የይለፍ ቃሌን በደንብ አድርጌ ነው እምጠብቀው ማንም ሰው እንዲያውቅ አልፈልግም። ከራሴ ውጪ ምክንያቱም የሆነ አጋጣሚ ሆኖ እንኳን ሰው ቢያውቅብኝ በየጊዜው የይለፍ ቃሌን የምቀያይረው ማለት ነው። ይሄ ደግሞ የራሴን ደህንነት በእስራኤላውያን ይሁን በራሴ የምጠቀማቸው የተለያዩ ስራዎች ደህንነት እንዳይበላሽብኝ ስለምፈልግ የለፍ ቃሌን እጠብቃለሁ በየጊዜው አስፈላጊ ከሆነ በየጊዜው የለፍ ቃሌን እቀይራለሁ ማለት ነው

የስራ ምኞቶቼ ከህይወቴ ዋና ግቦች አንዱ ናቸው ስራን እንደ ገንዘብ ማግኛ መንገድ ብቻ አልመለከትም ስራ ሰውን የሚገነባ ችሎታን የሚያበረታታና ማህበረሰብን የሚጠቅም ነገር መሆን አለበት ብዬ አምናለሁ። ስለዚህ የስራ ምኞቶቼ በግል እድገት በሙያ ብቃትና በማህበራዊ አስተዋጽኦ ላይ የተመሰረቱ ናቸው ማለት ነው። በመጀመሪያ በሙያዬ ውስጥ ብቁና ታማኝ ሰራተኛ መሆን እፈልጋለሁ የምሰራበትን ስራ በጥራት መፈጸም ጊዜን በአግባቡ መጠቀም ሀላፊነቴን በትክክል ወጣትና ምኞቴ ነው። ሰዎች ይህንን ሰው ስራውን ያውቃል ብለው እንዲታመኑብኝ እፈልጋለሁ ማለት ነው። ሌላው ራሴን በቀጣይ ማሻሻል እፈልጋለሁ አለም በፍጥነት እየተለወጠች ነው ስለዚህ አዳዲስ እውቀት መማር አዳዲስ ክህሎቶችን ማግኘት እፈልጋለሁ ስልጠናዎችን መከታተል መጽሐፍ ማንበብ ከባለ ሙያዎች መማር የስራ ምኞቶቼ ክፍል ናቸው። ቆሞ መቆየት ወደኋላ መመለስ እንደሆነ አምናለሁ ከእነዚህ መማር እና መሰልጠን ከምፈልጋቸው ክህሎቶች መካከል በተለይ እነዚህ አሁን ጊዜ ጊዜው የዲጂታል ስለሆነ በተለይ የዲጂታል ማርኬት ማርኬቶችን የተለያዩ በኢንተርኔት ኦንላይን ላይ መማር የምችላቸውን የተለያዩ ሙያዎች ስልጠናዎችን በቤቴ ሆኜ ብዙም ሳልደክም ብዙም ልፋት ጉልበቴን ሳላወጣ ቤቴ ውስጥ ሆኜ ተምሬ ራሴን ማብቀት እፈልጋለሁ። በተለይ በዚ በቴክኖሎጂ በእነዚህ በሰው ሰራሽ ኢንተለጀንስ ያሉ ስልጠናዎችን በሰፊው መውሰድና ራሴን ማብቃት እፈልጋለሁ ይሄ ዋናውና ወሳኝ ነገር ነው። በስራ ቦታ ጥሩ ግንኙነት መፍጠር እፈልጋለሁ ስራ ብቻ በግል አይሰራም በቡድን ስራ ያስፈልጋል ስለዚህ ከባልደረቦቼ ጋር በአክብሮት በመተማመን እና በመረዳዳት መስራት እፈልጋለሁ ማለት ነው። ግጭት ሲኖር በሰላም መፍታት ሀሳብ ሲሰጥ መቀበል የሙያ እድገቴን ያግዝልኛል ብዬ አምናለሁ ማለት ነው። ሌላው በስራዬ ላይ እድገት ማየት እፈልጋለሁ ዛሬ ካለሁበት ደረጃ በነገ የተሻለ መሆን ሀላፊነት መጨመር መሪነት መውሰድ የስራ ምኞቴ ናቸው። ነገር ግን እድገትን በስራ ጥራት ያለ መሆኑ አልፈልግም በመስራት ማደግ ነው የምፈልገው ማለት ነው። ስራዬ ለማህበረሰብ ጠቃሚ እንዲሆን እመኛለሁ ሰዎችን የሚረዳ ችግርን የሚቀንስ አንድ ነገርን የሚያሻሽል ስራ መስራት ያስደስተኛል ስራ ሲጠናቀቅ ይሄ ለሰው ጠቃሚ ነበር ማለት እፈልጋለሁ ማለት ነው። ይህ ማለት የሚሰራው ስራ በሙሉ ችግር ፈቺ እንዲሆንልኝ ነው የምፈልገው የምስራቸውም አንደኛ አንዳንዱ ስራዎች ማህበረሰቡን የሚጠቅም ቤተሰብን ጓደኛን ዘመድን የምሰራበትን ድርጅት ራሴንም የሚጠቅም እና ችግር ፈቺ የሆነ ስራዎችን ነው እኔ መስራት የምፈልገው ማለት ነው። ይሄም ደግሞ ፍላጎቴ ምኞቴም ይሄ ነው ነገ የተሻለ ደረጃ ደርሼ ሀገሬንም ማህበረሰቡንም ጓደኞቼንም ቤተሰቦቼንም ራሴንም የሚጠቅም ስራ መስራት ስለምፈልግ ምኞቴ ነው ማለት ነው። ሌላው የስራ ምኞቶቼ ረጅም ጊዜ ያላቸው ናቸው እነዚህ ረጅም ጊዜ የሚወስዱ ምኞቶቼ ያው በአንድ ጊዜ መሆን የሚችሉ በአንድ ጊዜ የሚፈጸሙ በአንድ ጊዜ የሚከናወኑ ወይ የሚደረጉ አይደሉም ስለዚህ ለዚህ ደግሞ ግዴታ ትግስት ያስፈልጋል ማለት ነው። ጥረት እና ትምህርት እንደሚያስፈልጋቸው አውቃለሁ ስለዚህ ለእነዚህ ምኞቶቼ ትምህርትን በአግባቡ ለመማር አዘጋጃለሁ ራሴን እና ጥሩ ፍላጎት እና ጥሩ ተሞክሮ ኖሮኝ በምፈልገው ልክ ጥረት አድርጌ ራሴ መማርና መለወጥ እፈልጋለሁ ማለት ነው። በመስራት በመማርና በራሴ ላይ በመስራት እነዚህን ምኞቶቼን ማድረግ እፈልጋለሁ ማለት ነው። ስለዚህ እነዚህ የዘረዘርኳቸው በሙሉ ለኔ ከምፈልጋቸው ዋናዎቹ ምኞቶቼን አይበቃቸው ማለት ነው። ነገ አሁን ካለሁበት ራሴን ወደተሻለ ደረጃ ማድረስ ነው ምኞቴ ማለት ነው።

እኔ ከብዙ አይነት ፍራፍሬዎች መካከል በጣም የምወደው ፍራፍሬ ሙዝ ነው ሙዝ በቀላል የሚገኝ ጣፋጭ ጣዕም ያለው እና ለጤና በጣም ጠቃሚ የሆነ ፍራፍሬ ስለሆነ ማለት ነው። በየቀኑ በምግብ ዝርዝሬ ውስጥ የሚካተት ሀይል የሚሰጠኝ ስሜቴን የሚያሻሽልልኝ ነው ማለት ነው። ሙዝን የምወደው በም ምክንያት ጣዕሙ ሆኖ እጅግ ጣ ጣፋጭ እና ለሰውነት ቀላል ነው ልጆችም ሆነ አዋቂዎች በቀላሉ ይመገቡታል ከሌሎች ፍራፍሬ ጋር ሲነጻጸር ሙዝ ምግብን በፍጥነት ወደ ሀይል የሚቀይር ባህሪ አለው ይህን በቀን ስራ ላይ ሲሆን በጣም ይጠቅማል ማለት ነው። ሙዝ ለጤና ያለው ጥቅም ብዙ ነው ፖታሺየም ቫይታሚን ቢሲክስ እና ፋይበር ይዟል እነዚህ ንጥረ ነገሮች ደግሞ ልብን ያጠናክራሉ የደም ግፊትን ያስተካክላሉ እና ሰውነትን ያበረታታሉ በስራ ወቅታዊ ከእንቅስቃሴ በኋላ ሙዝን መብላት ድካምን ይቀንሳል ማለት ነው። ሌላው ሙዝ በቀላሉ የሚዘጋጅ ፍራፍሬ ነው። መታጠብ እንኳን አያስፈልግም በቆዳው ውስጥ ስለሚኖር በቀላሉ ተልጦ ይበላል ማለት ነው። ወደ ስራ ወደ ትምህርት ቦታ ወይም ጉዞ ላይ ሲሄድ ለመውሰድ በጣም ተስማሚ ነው። ሙዝ በብዙ መንገድ መጠቀም ይቻላል ብቻውን መብላት በፍራፍሬ ሰላጣ ውስጥ መጨመር በጭማቂ እንደ ጅስ መጠቀም ይቻላል ውስጡ መቀላቀል ከወተት ጋር መብላት ይቻላል አንድ ላይ በመፍጨት በዚህ ሁኔታ ሙዝን እንደ አንድ ምግብ ይቆጠራል ማለት ነው። ሙዝ በአካባቢያችን በቀላሉ የሚገኝ መሆኑ ደግሞ ያስደስተኛል በገበያዎች እና በሱቆች አማካኝነት ዋጋ ስለሚሸጥ ለሁሉም ሰው ተደራሽ ነው ይህ ፍራፍሬ ከቤተሰብ ጋር ለመካፈል ይመቻል ማለት ነው። ሌላ ሙዝ የምወድበት መንገድ ከልጅነቴ ጋር ያለው ትዝታ ነው ብዙ ጊዜ ቤተሰቦቻችን ሙዝን እንደ ቀላል ምግብ ይገዙ ነበር በጧት ወይም በእረፍት ጊዜ መብላት የተለመደ ነበር ይሄም ፍራፍሬ ስለዚህ በስሜት ደረጃ ደግሞ ከእኔ ጋር የተገናኘነው ማለት ነው። እንደዚሁም ሙዝ ለተማሪዎች እና ለሰራተኞች በጣም ተገቢ ፍራፍሬ ነው በቀላሉ ሀይል ስለሚሰጥ ረጅም ሰዓት ሲማሩ ወይም ሲሰሩ አእምሮአቸውን ያነቃቃል ከቡና ወይም ከሌሎች መነቃቃት ነገሮች በተለየ መልኩ ያለ ጉዳት ሀይል ይሰጣል ማለት ነው። ሌላው የምወደው ጉዳይ የምወድበት ጉዳይ ሙዝ ከሌሎች ፍራፍሬዎች ጋር በቀላል መቀላቀሉን ለምሳሌ ከማንጎ ከአቦካዳ ወይም ከፓፓያ ጋር ሲቀላቀል ጣዕሙ ይበልጥ በጣም ቆንጆ ይሆናል ማለት ነው ይሄ ለጤና ለጤናማ ምግብ መመገብ የሚፈልጉ ሰዎች ትልቅ እገዛ ነው ማለት ነው። ከዚህ በተጨማሪ ሙዝ በምግብ ብክነት ያልተ ያልበዛበት በፍራፍሬ ነው ቆዳ ምግቡን ይጠብቀዋል በመንገድ ላይ አይበላሽም ከዚያም የተነሳ በጉዞ ጊዜ ተመራጭ ይሆናል ማለት ነው። ይህ በእድሜ ያሉ ሰዎች ለልጆቼ ተስማሚ ያደርገዋል ማለት ነው። በአጠቃላይ ሙዝ ለኔ ቀላልነት የጤናና የተመጣጠነ ፍራፍሬ ነው በየቀኑ ትንሽ ነገሮችን በመመረጥ ጤናማ መኖር እንደሚቻል ያስታውሰኛል ስለዚህ ሙዝ በፍራፍሬዎች መካከል የምወደው ብቻ ሳይሆን ለኔ በጣም የሚመቸኝ የፍራፍሬ አይነት ነው ማለት ነው። ሙዝ ለዝና ለኔ ፍራፍሬ ብቻ አይደለም ሀይል ጤና እና ቀላልነትን የሚወክል ምግብ ነው ስለዚህ በፍራፍሬዎች መካከል ሙዝ ለኔ ለሰውነቴ በጣም ጠቃሚ የሆነ ቆንጆ ፍራፍሬ ነው ማለት ነው። ስለዚህ በቀን በቀን ህይወቴ ውስጥ ያው በቀን አንድ ጊዜ ከምግብ ምግብ ከተጠቀምኩ በኋላ ሙዝን እጠቀማለሁ ማለት ነው ይሄ ደግሞ ሰውነቴ ጠንካራ እንዲሆን ሀይልና ብርታት እንዲሰጠኝ ረድቶኛል ማለት ነው። ስለዚህ እኔ የምወደው የፍራፍሬ አይነት ሙዝ ነው።

ዛሬ በአዲስ አበባ የሚታየው የአየር ሁኔታ መካከለኛ ተመጣጣኝ እና ለሰው ህይወት የሚመች ነው ከተማ በከፍታ ላይ ስለምትገኝ አየሩ በተፈጥሮ ቀዝቃዛ ስሜት አለው ሲሆን ይህ ባህሪ ዛሬም በግልጽ ሁኔታ ይታያል ማለት ነው አየሩ አያስጨንቅም አያስቸግርም ለስራ ለትምህርት እና ለዕለታዊ እንቅስቃሴ ተስማሚ የሆነ አየር ንብረት ነው ማለት ነው በጠዋት ሰዓት አየሩ ቀዝቃዛና ንጹህ ነው ትንሽ ጭጋግ ወይም ቀላል ደመና በአንዳንድ ቦታ ሊተይ ይችላል ይህ ሁኔታ ለጠዋት ጉዞ ለስፖርት እና ለስራ መጀመር በጣም ይመቻል ማለት ነው ብዙ ሰዎች ቀላል ጃኬት ሹራባ በመልበስ ከቤታቸው ይወጣሉ ማለት ነው ቀጥር ሲደርስ ሙቀት ትንሽ ይጨምራል፤ ነገር ግን አየሩ አይሞቅም። ፀሀይ ከደመና መካከል እየታየች ከተማም በሙቀት ትንሽ ታበራለች ማለት ነው። ይህ ጊዜ ለገበያ መሄድ፣ ለስራ መንቀሳቀስ እና ለቤት ውጪ ስራዎች ተስማሚ ነው ማለት ነው። አየሩ የተመጣጠነ ስለሆነ ሰዎች ያለን እንቅፋት ስራቸውን ያከናውናሉ ከሰአት በኋላ ደመና ትንሽ ሊጨምር ይችላል። አንዳንድ አጭር ዝናብ የመውረድ እድል ሊኖርም ይችላል። ይህም በአዲስ አበባ የተለመደ ነገር ነው። እንዲሁም ንፋስ ቀላል ስለሆነ አየሩን ይዘ ይዘነጋል። ድካምንም ይቀንሳል። በዚህ ጊዜ ዣንጥላ መያዝ ጠቃሚ ሊሆን ይችላል ማለት ነው። ማታ ሲደርስ አየሩ እንደገና ይቀዘቅዛል። ፀሀይ ሲጠልቅ ከተማ ዝምታ ትለብሳለች። አየሩ ለእረፍት ይገባል። በዚህ ሰዓት ረጅም ጊዜ ውጪ ለመቆየት ሹራ ወይም ጃኬት መልብስ ይመከራል ማለት ነው። አየሩ ሰላማዊ ስለሆነ ለቤተሰብ ጊዜ ለእረፍትና ለሰላም ስሜት ይረዳል ማለት ነው። በአጠቃላይ ዛሬ በአዲስ አበባ አየር ሁኔታ ተመጣጣኝና የሚያስደስት ነው። አየሩ አያስጨንቅም አያስቸግርም። ለሰው እንቅስቃሴ ተስማሚ ነው። ትንሽ ዝግጅት ብቻ በማድረግ ቀኑን በምቾት ማሳለፍ ይቻላል ማለት ነው። ስለዚህ ዛሬ ያለው የአዲስ አበባ አየር ንብረት ሃያ አንድ ዲግሪ ሲሊሽየስ ነው ማለት ነው። ይሄም አየሩ ጥሩ እና ቀዝቀዝ ያለ አየር ነው ያለው። ስለዚህ በጣም ቆንጆ አየር ነው ያለው ለስራ ለመንቀሳቀስም ለሁሉም ነገር ምቹ ነው።

እኔ ብዙ አይነት መሳሪያዎች እጠቀማለሁ ከእነዚህ መሳሪያዎች ውስጥ የመጀመሪያው በቤት ውስጥ የምጠቀመው መሳሪያ ሲሆን። ይሄም ምግብ ለማብሰል የምትጠቀምበት መሳሪያ ነው ማለት ነው። በእለት ተእለት ህይወቴ ውስጥ በጣም አስፈላጊ መሳሪያዎች የምግብ ማብሰያ መሳሪያዎች ናቸው። እነሱም ማንኪያ፣ ቢላ፣ ድስት፣ ሳህን መክተፊያ እነዚህ ጋዝ ወይም ኤሌክትሪክ ምድጃዎች አሉ። የተለያዩ የምጠቀምባቸው መሳሪያዎች አሉ ማለት ነው። እነዚህ መሳሪያዎች ሳይኖሩ ምግብ ማብሰል አይቻልም። እያንዳንዳቸው የራሱ ተግባር አለው ማለት ነው። ለምሳሌ ቢላ ለመክተፍ እና ለመቁረጥ ድስት ደግሞ ያው ለማብሰል እጠቀምበታለሁ። ማንኪያ ለመቀላቀል ወይም ለመብላት እጠቀምበታለሁ ማለት ነው። ሌላው የመሳሪያ አይነት የቤት ንጽህና መሳሪያ መጠበቂያዎች ናቸው። ቤት ንጹህ ለማድረግ የምጠቀምባቸው መሳሪያዎች መጥረጊያ አለ፣ መወልወያ አለ፣ የመሬት መጥረጊያ፣ ሳሙና ማጠቢያ የተለያዩ መድኃኒቶች አሉ እንደዚሁም ለጽዳት እቃ የምጠቀምባቸው የተለያዩ ፈሳሽ እንዲሁም ደረቅ ሳሙናዎች እንደዚሁም የዱቄት ሳሙናዎች አሉ ማለት ነው። እነዚህ መሳሪያዎች ደግሞ ቤቴን ጤናማና ደስ የሚያሰኝ ለማድረግ ያግዙኛል ማለት ነው። ሌላው የምጠቀመው የመሳሪያ አይነት ደግሞ በትምህርት ላይ የምትጠቀምባቸው መሳሪያዎች ናቸው ማለት ነው። በትምህርት ላይ የምጠቀምባቸው መሳሪያዎች ደግሞ ለምሳሌ አለ ስክሪብቶ አለ፣ እርሳስ እንደ ማጥፊያ ወይም ላፒስ አለ፣ ደብተሮች አሉ፣ የተለያዩ ማስታወሻዎች አጀንዳዎች አሉ፣ ስክሪብቶች እነዚህ እነዚህ የመሳሰሉ መሳሪያዎችን ለመማሪያ መሰረታዊ ናቸው እና በእነሱ መጻፍ ማስታወሻ መያዝ እና ሀሳቤን ለመግለጽ እችላለሁ ማለት ነው። ሌላው የምጠቀምበት መሳሪያ ደግሞ ዘመናዊ ቴክኖሎጂ መሳሪያዎች ናቸው። እነዚህ የዘመናዊ ቴክኖሎጂ መሳሪያዎች በእለት ተእለት ህይወቴ ውስጥ ወሳኝ የሆኑ ናቸው። ከእነዚህም ውስጥ ስልክ ነው የመጀመሪያው። ስልክ፣ ኮምፒውተር፣ ላፕቶፕ እና ኢንተርኔት ናቸው። እነዚህ መሳሪያዎች እውቀትን በፍጥነት ለማግኘት ይረዱኛል። መረጃ መፈለግ ጥራት ማድረግ ከመምህራን እና ከተማሪዎች ጋር ለመገናኘት ቀላል ይሆኑልኛል ማለት ነው። በስራ የምጠቀምባቸው መሳሪያዎች ስራውን እንደሚያደርገው አይነት መሳሪያዎች ይለያያሉ። ነገር ግን በአጠቃላይ ኮምፒውተር፣ ፋይል እና ደብተሮች፣ ስልክ ፕሪንተር እነዚህ መሳሪዎች ስራዬን በፍጥነት በትክክል ለማከናወን ያግዙኛል ማለት ነው። የእጅ ስራና ግንባታ መሳሪያዎች ላይ ደግሞ ስገባ ያው እነዚህ ሁልጊዜም ባልጠቀማቸው አንድአንድ ጊዜ አስፈላጊ በሆኑ ጊዜ እጠቀምባቸዋለሁ ማለት ነው። ይሄም የመጀመሪያው መዶሻ አለ፣ መንኮራኩር፣ መርፌ፣ መሳቢያ እነዚህ በቤት ጥገና በእጅ ስራ በግንባታ ላይ እጅግ ጠቃሚ ናቸው ማለት ነው። መሳሪያዎች ያላቸው አስፈላጊነት ለመዘርዘር ስሞክር ደግሞ ጊዜን እንድቆጥብ ይረዳኛል፣ ስራዬን ያቃልልልኛል፣ ጥራት ያለው ስራ እንድሰራ ይረዳኛል፣ ያግዝልኛል፣ እንደውም ያሻሽልኛል ማለት ነው። ድካምንም የበለጠ ይቀንስልኛል ማለት ነው። እነዚህ አሁን የዘረዘርኳቸው መሳሪያዎች በተለያዩ ቦታ በስራዬ በቤት ውስጥ አብዛኛው በስራና በቤት ውስጥ እንዲሁም በትምህርት የምጠቀምባቸው የተለያዩ መሳሪያዎች ናቸው። እነዚህ መሳሪያዎች ለኔ አጋዥ እና ጠቃሚ ናቸው። በምፈልግበት ሰዓት ተጠቅሜ የምፈልገውን በምፈልግበት ጊዜ እጠቀማለሁ። የምፈልገውን ውጤት ለማምጣት ይረዳኛል፣ ያግዘኛል ማለት ነው። በተለይ ጊዜንም ጉልበቴንም በደንብ አድርጎ ይቆጥብልኛል ማለት ነው። ምክንያቱም እነዚህ መሳሪያዎች ስላሉኝ ሌላ ቦታ ሄጄ ሰውንም አላስቸግርም። አጥቻለሁ ብዬም አልጨነቅም። ባለኝ ነገር ተጠቅሜ የምፈልገውን ነገር ለመፈጸም ይረዳኛል ማለት ነው። ስለዚህ እነዚህ መሳሪያዎች መኖራቸው ለኔ ትልቅ ድጋፍ እና ሆኖልኛል ማለት ነው። በአጠቃላይ መሳሪያዎች የህይወታችንን አካል ናቸው። በቤት፣ በትምህርት፣ በስራ እና በዕድሳት ሁሉ መሳሪያ ሳይኖር ስራ መፈጸም አይቻልም። ስለዚህ መሳሪያዎችን በአግባቡ መጠቀም እና መጠበቅ አስፈላጊ ነው ብዬ አስባለሁ። ስለዚህ ያሉኝን ንብረቶች በስነ ስርዓት በአግባቡ ከተበላሹ መስራት የሚያስፈልጋቸውን ጥገና የሚያስፈልጋቸው ከሆነ ጥገናም እንዲደረግላቸው አደርጋለሁ። ግን 'ኖርማሊ' ያልተበላሹትን ደግሞ በአግባቡ በጥንቃቄ ይዤ እጠቀማለሁ ማለት ነው። ስለዚህ አዎ እነዚህ ብዙ አይነት የመሰሪያዎችን እጠቀማለሁ ማለት ነው።

እኔ ብዙ ጊዜ የምመርጠው በቤት ውስጥ መሆኑን ነው። በቤት ውስጥ መሆን ያለው ጥቅም ሰላም እና እረፍት አለው። ቤት ለሰው የሰላምና የእረፍት ቦታ ነው በቤት ውስጥ ሲሆን ሰው ከውጭ ድምጽ ከትራፊክ ከብዙ ህዝብ ይርቃል ይህም አይምሮን ያረጋጋል ማለት ነው። ስለዚህ እኔ ጫጫታና ውከት የበዛበት ቦታ ስለማይመቸኝ አይምሮዬ አይምሮዬ በደንብ ይረጋጋል ማለት ነው። ሌላው የጊዜ ቁጠባ ለመቆጠብ ይመቻል ማለት ነው። በቤቱ ስሙን ጊዜን ይቆጥባል ወደ ውጭ ሲወጣ ሰው ለመጓጓዝ ለመዘጋጀት ብዙ ጊዜ ይወስድበታል። በቤት ውስጥ ግን ይሄ አያስፈልገውም ማለት ነው ሌላው ራስን ለማወቅ ይረዳል ማለት ነው። በቤት ውስጥ ሲቆይ ሰው ከራሱ ጋር ጊዜ አሳልፋል ማንበብ ማጻፍ ማሰብና መጸለይ ብዙ ጥቅሞች አሉት ማለት ነው። ስለዚህ በቤት ውስጥ መሆን ብዙ ጠቀሜታ አለው ብዬ አስባለሁ ማለት ነው። እኔ ብዙ ጊዜ በአብዛኛው ጊዜ ሁኔታዎችን እመለከታለሁ ለመማር ለማሰብ ቤት ውስጥ ይመቸኛል። በአጠቃላይ በቤት ውስጥ መሆን ወይ ለኔ አንዱ ብቸኛው ምርጫዬ ነው ማለት ነው በዚህ ሰላማዊና ደስተኛ ሆኜ መዋል ስለምችል ማለት ነው። በቤት ውስጥ መሆን ሌላም ያው ከጥቅሙም ጥቅም እንዳለው ሁሉ ጉዳትም አለው በቤት ውስጥ መቆየት ብዙ ጥቅሞች ቢኖሩትም አንዳንድ ጊዜ ችግር ሊኖር ይችላል ማለት ነው። ይሄም ማለት ማህበራዊ ርቀትን ያመጣል ማለት ብዙ ጊዜ ቤት ውስጥ ብቻ መቆየት ሰውን ከማህበራዊ እንድርቅ ያደርጋል ማለት ነው። ጓደኛ መገናኘት ይቀንሳል ይሄም አንዳንድ ሰዎች ወደ ብቸኝነት ሊያመራቸው ይችላል ማለት ነው። ሌላው ደግሞ እንቅስቃሴ መቀነስ ነው። በቤት ውስጥ ረጅም ጊዜ መቆየት አካባቢ እንቅስቃሴ ይቀንሳል ይሄም ለጤና ችግር ሊዳርግ ይችላል። ለምሳሌ ክብደት መጨመር ወይም ድካም ሊያሰማ ይችላል እና ሌላው ደግሞ ወሳኙ ነገር ያው ከማህበራዊ ኑሮ ብዙ ጊዜ እንርቃለን ማለት ነው። በቤት ውስጥ መዋል እኔ በጣም ብዙ ጥቅም እንዳለው ሁሉ ጉዳትም እንዳለው እረዳለሁ። ግን ከነዛ ውስጥ ያው ለኔ ይሆናል ብዬ የምነው ያው ሚዛናው አናኗር ቢኖር ጥሩ ነው። ብዙ ጊዜ የማመዝነው እኔ ከውጪ ይልቅ ወደ ቤት ውስጥ ነው ማለት ነው። በአጠቃላይ በቤት ውስጥ መሆን ወይም ለኔ ተረጋግቶ ቤት ውስጥ መቀመጥ ብዙ ጊዜ ራሴን እንዳዳምጥ ከራሴ ጋር እንደሆነና ብዙ ነገሮችን ቁጭ ብዬ እንዳሰላስል ራሴን እንዳነብ ራሴን እንድገመግም ይረዳኛል ማለት ነው። እኔ ብዙ ጊዜ የምመርጠው በቤት ውስጥ መሆንን ነው ማለት ነው።